የድርጅት ዝግጅቶችን ትሳተፋለህ በጣም ጥሩ ጥያቄ? እንግዲህ ትላንት ማታ እያደረኩ ከነበርኩት የድምጽ ቅጂ ይሄ ደግሞ ሌላኛው ዙር የድምጽ ቅጂ ነው ማለት ነው። ስለዚህ ከዚህኛው ጋር ወደ ሁለት ሰዓት ከአስራ ስምንት ደቂቃ ምናምን የድምጽ ቅጂ አለኝ። ስለዚህ አሁንም የድምጽ ቅጂዬን መስጠት ወይም ድምፄን መቅዳት በተሰጡኝ ርዕሰ ጉዳዮች ላይ እንትኖቼን ሀሳቤን የግል አመለካከቴን ማስቀመጥ እቀጥላለሁ ማለት ነው። ስለዚህ ወደዚህኛው ሀሳብ በምመጣበት ጊዜ የመጀመሪያ አንዳንድ ነገሮችን እንደ ቅድም ሁኔታ ወይም እንደ መሰፈርት ላስቀምጥ እፈልጋለሁ። ምንድንናቸው? ይህንን ሀሳብ በማወራበት ጊዜ ወይም በሚቀመጡ ርዕሰ ጉዳዮች ላይ የራሴን ሀሳብ ብቻ ነው የማስቀምጠው ማለት ነው። ስለዚህ የማወራው ነገር ከምንም አይነት መጽሐፍ ያልተገኘ ወይም የሆነ የሆነ ነገር የሰማሁት ከተማርኩት ምናምን ሳይሆን ከህይወት ተሞክሮዬ ህይወት ካስተማረችኝ ነገር ነው የማካፍላችሁ ማለት ነው። ስለዚህ በዚህ የርዕሰ ጉዳይ ዙሪያ የሚነሱ እያንዳንዱ ጥያቄዎች ጠያቂው ራሴው እኔ ነኝ የምሆነው። ስለዚህ በማነሳቸው ጥያቄዎች ላይ በሚፈጠሩ ግርታዎች ወይም ግራ መጋባቶች መካከል ለሚነሱ ጥያቄዎች ወይም ጥያቄ ናቸው ተብሎ ለሚታሰቡ ነገሮች በአጠቃላይ እኔን የሚመለከቱ ወይም እኔ ተጠያቂው ራሴ እሆናለሁ ማለት ነው። ስለዚህ ወደዚህኛው ርዕሰ ጉዳይ በምመጣበት ጊዜ ምንድነው የሚለው? የድርጅት ዝግጅቶችን ትሳተፋለህ እንዴ ነው የሚለኝ ማለት ነው። ስለዚህ ጥያቄው በርግጥ ከጅምሩ በጣም ብዙ ሀሳብ ሊሰጥበት የሚችልም አይደለም በጣም ለንግግር ክፍት የሆነ ሀሳብ አይደለም። ምክንያቱም ግልጽ አይደለም ለምሳሌ ድርጅት ሲባል የምን ድርጅት? የመንግስት ድርጅት የግል ድርጅት ደግሞ የሚሳተፉ የሚሳተፍበት ፕሮግራምስ ምን አይነት ፕሮግራም ወይም የሚሳተፍበት ነገርስ ምን አይነት ነገር ነው የሚለው ነገር? ግልጽ አይደለም ሀሳቡ ፍንትው ብሎ የሚታይ አይደለም በጣም ለውይይት የተከፈተ አይነት ሀሳብ አይደለም። ስለዚህ በተቻለኝ መጠን በዚህ ሀሳብ ላይ ተመርኩዤ የገባኝን ነገር ወይም ከራሴ መላምት በመነሳት እንትኔን አመለካከቴን ወይም እሳቤዬን ለማስቀመጥ እሞክራለሁ ማለት ነው። ስለዚህ መጀመሪያ ድርጅት ወይም ስለ ድርጅት ስናወራ ስለ ምን እያወራን ነው? በአንድ ድርጅት ውስጥ ሊዘጋጁ የሚችሉ ወይም ሊቋቋሙ የሚችሉ ፕሮግራሞችስ ምን እና ምንድን ናቸው? በማለት እነዛን ሀሳቦች እንትን ብዬ ካወራሁ በኋላ ደግሞ ቀጥዬ የምሳተፋቸው ፕሮግራሞች ውስጥ ምንድን ናቸው የሚለውን የራሴን አመለካከት ወይም የራሴን የግል ምልከታ ለማስቀመጥ እሞክራለሁ ማለት ነው። ስለዚህ ለምሳሌ ስለ ድርጅት ስናወራ ምናልባት ስለ መንግስት ድርጅት ሊሆን ይችላል ወይ ደግሞ ስለ ግል ድርጅት ሊሆን ይችላል የምናወራው ማለት ነው። ስለዚህ በዛ ውስጥ የምናነሳቸው ብዙ ሀሳቦች አሉ ለምሳሌ የመንግስት ድርጅት ሲሆን። አመታዊ የቅድም እቅድ እና ሪፖርት ምናምን ሲቀባበሉ ያህል አመታዊ ክንዋኔዎችን እና እቅዶችን በሚያስቀምጡበት ጊዜ የተለያዩ ፕሮግራሞች ሊዘጋጁ ይችላሉ ብዬ አስባለሁ። ከዛ ባለፈ ሌሎችም ብዙ የድርጅት ፕሮግራሞች ሊኖሩ ይችላሉ ለምሳሌ። ከመሃል ከመሃል አንዳንድ ነገሮችን በሚፈጠሩበት ጊዜ አስቸኳይ የሆኑ ስብሰባዎች ምናምን ነገር ሊከሰቱም ሊከናወኑ ይችላሉ ማለት ነው። ስለዚህ ከዛ በመነሳት ነው ስለ ድርጅት ስናወራ። ስለ እዛ እያወራን እንደሆነ ግንዛቤ ውስጥ እንዲቀመጥልኝ እፈልጋለሁ

ሰላም እንዴት ናችሁ እኔ በጣም ደህና ነኝ። እንግዲህ ትናንት ማታም አደርግ ከነበረው ከዚህ በፊትም ሳደርግ ከነበረው የድምጽ ቅጆች በተመሳሳይ ሁኔታ በተመሳሳይ የጊዜ ገደብ ወይም በተለያዩ ርዕሶች ደግሞ ተመልሼ መጥቻለሁ ማለት ነው። ስለዚህ ትላንት ማታ ወደ አንድ ሰዓት ከምናምን የድምጽ ቅጅ አድርያለሁ በጣም በሚያስገርም ሁኔታ አሁን ወደ ሁለት ሰዓት ከአስራ ስምንት ጥቂቃ ምናምን የድምጽ ቅጂዎችን ማድረግ ችያለሁ ማለት ነው። ይሄ ደግሞ ለኔ በጣም ትልቅ ስኬት ነው ትልቅ እድገት ነው ብየ ነው የማስበው። እና ከእናንተ ጋር በዚህ በዚህ ስራ በመሳተፍ መሳተፍ በመቻሌ ወይም ደግሞ የራሴን እንትን የራሴን እድል ወይም የራሴን አስተዋጽኦ ላበረከት በምሳሌ የሚሰማኝ ደስታ ውድድር የሌለው ነው ማለት ነው። ስለዚህ ትላንት ማታ ወደ ሁለት ሰዓት ከአስራ ስምንት ደቂቃ ምናምን የድምጽ ቅጂ ካደረኩት በኋላ በጣም መዝቶብኝም ስለነበረ እረፍት ማድረግ ነበረብኝ እና ወደ ቤት ገብቻለሁ ማለት ነው። ስለዚህ ዛሬ ደግሞ በአዲሱ የድምጽ ቅጂ ምዕራፍ አዲስ ሀሳብ ይዤ መጥቻለሁ ምናልባት ርዕሶች የሚደጋገሙ ወይም ቅድመው የነበሩ ርዕሶች ሊሆኑ ይችላሉ ማለት ነው። ስለዚህ ያም ያም ሆነ ይህ ነገር ግን እኔ በሚመጣልኝ ሀሳብ ተመርኩዤ የራሴን ድምጽ ቅጂ አስቀምጣለሁ ማለት ነው። ስለዚህ አሁን በዚህ በማወራው ሀሳቦች ላይ ወይም ደግሞ በማስቀምጣቸው ሀሳቦች ላይ የሚነሱ ጥያቄዎች ግራ መጋባት ውስጥ እንዳለ እኔን ራሴን የሚመለከቱ ናቸው። ለምን ሲባል እነዚህ የማውራቸው ሀሳቦች። ይሄ ቀጥታ ከህይወት ተሞክሮዬ ወይም ደግሞ ከህይወት ከተማርኩት የመጡ እንጂ የሆነ መጽሐፍ አንብቤ የሆነ ሰው አመለካከት ወይም ደግሞ የሆነ ሰው ትምህርት የሆነ ሰው አባባል ምናምን አይደለም ቀጥታ የራሴ የተረዳሁትን ነገር ነው የማካፍላችሁ ማለት ነው። ስለዚህ ከዛ ተነስቼ ስለማወራ ለሚፈጠሩ ግራ መጋባቶች ለሚፈጠሩ ውዝግቦች አጠቃላይ ተጠያቂው ራሴ ነኝ የምሆነው ማለት ነው። ስለዚህ በእያንዳንዱ ነጠና ነጠላ የድምጽ ቅጂ ይህንን ሀሳብ ማሳለፍ እፈልጋለሁ ይሄ ሀሳብ ከግንዛቤ ውስጥ እንዲገባልኝ እንድጨበጥልኝ እፈልጋለሁ ማለት ነው። ስለዚህ ቀጥየ ወደሚቀጥለው የድምጽ ግጂ በማልፍበት ጊዜ ምንድነው ርዕሱ የሚለው? በእንጨት እሳት ማብሰል ታውቃለህ ነው የሚለኝ ማለት ነው። በጣም ጥሩ ጥያቄ ነው ሀሳቡ በጣም እንደ ቅድሙ የሆነ ዝግ የሆነ ሀሳብ አይደለም በጣም ብዙ ሀሳብ ሊወራበት ብዙ ሀሳብ ሊሰጥበት የሚችል በጣም ሀሳብ አመንጭ የሆነ በጣም ሰፊ የሆነ ንግግር ሊደረግበት የሚችል ርዕሰ ጉዳይ ከመሆኑም በላይ እና በጣም ቀለል ያለም ነው ማለት ነው። ስለዚህ ያለኝ ደቂቃ አራት ደቂቃ ከምናምን ስለሆነ በዛ ውስጥ በተቻለኝ መጠን አጠር አጠር አድርጌ ከታሪካዊ ዳራው ጋር አድርጌ አሁን አሁን እስካለበት ድረስ እና ደግሞ ወደፊት ምን እንደሚጠበቅ። ቁጭ ቁጭ አድርጌ ለማለፍ እሞክራለሁ ማለት ነው። ስለዚህ በዛ አይነት ሁኔታ የዚኛውን ድምጽ ቅጃ አደርጋለሁ። ስለዚህ ወደ ዋናው ሀሳብ በሚመጣበት ጊዜ በእንጨት ላይ እሳት ማብሰል ታውቃለህ ወይም በእንጨት እሳት ማብሰል ታውቃለህ? የሚልም የሆነው ማለት ነው። እንደምናውቀው እንግዲህ አሁን ያለውት ኢትዮጵያ ላይ ነው። የኢትዮጵያ ባህል ይሄ ቀድሞ የነበሩ አባቶቻችን አላውቅም ስለ ውጪው ነገር ግን። እንዴት ነው ያደርጉ የነበሩት? እሳትን የሚያቀጣጥሉት ወይም የእሳት ምንጭ ወይም እሳትን የሚያገኙበት? ምን በማድረግ ነው ሲባል እንጨቶችን በማቀጣጠል እንጨቶች ላይ በጣም ከፍተኛ የሆነ ሙቀት በመፍጠር ነው ማለት ነው። ስለዚህ ትላንት ማታ በነበረኝ የድምጽ ግጅ ላይ ስለዚህ ትንሽ ለመነካካት ሞክሬያለሁ። ከዚህ በፊት እሳት እሳትን እንዴት አቅጣጥላለሁ ወይም እሳት እንዴት ይፈጠራል የሚል ጥያቄ ተነስቶልኝ ነበር ትላንት ማታ ማለት ነው። ምንድነው ሀሳብ የነበረው? ሰዓት ቀድሞ አባቶቻችን ለምሳሌ ይሄ ድንጋይ ዘመን በሚባልበት ጊዜ የነበሩት ሰዎች ድንጋይ ከድንጋይ ጋር በማጋጩት ነበር በጣም ከፍተኛ የሆነ እውቀትን በመፍጠር እሳት የሚያገኙት። ከዛ ደግሞ ሰው የሰዎቹ የማሰብ አድማስ እያደጉ በሚመጣበት ጊዜ ወይም ሰዎቹ በጥቂቱ እየዘመኑ በሚመጡበት ጊዜ በርግጥ መዘመን አይባልም ግን እያደጉ በሚመጡበት ጊዜ ምን ማድረግ ጀመሩ? እንጨትን ከእንጨት ጋር ማፋተግ ዘመሩ ማለት ነው። ስለዚህ እንጨት ከእንጨት ጋር በሚፋተግበት ጊዜ ከፍተኛ የሆነ ሙቀት ስለሚፈጥር ያ የሚፈጠረው ሙቀት። ለምን ለእሳት መፈጠር ምክንያት ዊመንስ ይሆናል ማለት ነው። ከዛ በኋላ ደግሞ አሁንም እንግዲህ ነገሮችን ይለወጣሉ ያድጋሉ ይሰፋሉ ማለት ነው። ስለዚህ የተስፋፉ እያደጉ በሚሄዱበት ጊዜ። ለምን በቃል ማለት ነው ክብሪትን ወደ መፈብረክ ወይም ክብሪት ክብሪትን ወደ ማምረት ተደረሰ ማለት ነው። ስለዚህ አሁን ክብሪትን ካመረትን በኋላ ክብሪት እንግዲህ ቀድሞ ከነበሩ እንትኖች ግኝቶች በጣም ትልቁና ለኔ አስገራሚው እጅግ የተገረምኩበት የምደመምበት ብዬ ነው የማስበው። ስለዚህ ከክብሪት በኋላ ደግሞ። ምንድነው? አሁን ነገሮችን መብራትን በመጠቀም ወይም የመብራት ሀይልን በመጠቀም ነው ያለምንም ሌላ እንትን መለኮስ የለም ምናምን ማድረግ የለም። እንጨት መፈለስ የለም ማጨ አያስፈልግም። ስለዚህ በዛ በዛ አማካኝነት በክብሪት ብቻ ነው። ባለቴ በመብራት ብቻ ነው አሁን እሳትን ወይም ሙቀትን በጣም ከፍተኛ የሆነ ሙቀትን በማግኘት ምግብ እያበሰለን ያለነው ማለት ነው። ስለዚህ ይሄን ይመስላል አመሰግናለሁ ማለት ነው

ልብሶችህ በስርዓት የተቀመጡ ናቸው? የሚል ርዕሰ ጉዳይ አግኝቻለሁ። ሰላም እንዴት ናችሁ። እኔ በጣም ደህና ነኝ። ሰላማቹ ይብዛልኝ። እንግዲህ ትላንት ማታ አንዳንድ ድምጽ ቅጂዎችን አድርጌያለሁ። ስለዚህ እስካሁን ድረስ ወደ አራት መቶ ምናምን የሚጠጉ የድምጽ ቅጂዎች አሉኝ በአጠቃላይ። እንግዲህ ከአራት መቶዎቹ ጥቂቶቹ ተቀባይነት ያገኙት ሲሆኑ ጥቂቶቹ እስካሁን ድረስ እየተመረመሩ ይሄ ከጀርባቸው ያለው ጩኸት የድምጽ ትክክለኛነት ምናምን እየተመረመረ ነው ያለው ማለት ነው። ስለዚህ እነዛ የድምጽ ቅጂዎቼ ተቀባይነት ያገኛሉ ብዬ ተስፋ አደርጋለሁ። ባለሙሉ ተስፋ ነኝ። ምንድነው አሁን ስጋቴ እዛ ጋር በጣም ትንሽ ትንሽ ሰከንድ ስለሆኑ ሃያ ሰላሳ ምናምን ሰከንድ ስለሆኑ ምናልባት ተቀባይነት የማግኘት እድላቸው ትንሽ የጠበበ ሊሆን ይችላል የሚል ስጋት አለኝ። ብቻ ምን እንደሚሆን ምን እንደሚፈጠር አላውቅም። እና ልክ ከዛ በኋላ አላማዬ ምንድነው እየሆነ የመጣው ያው እንትኖቼን አንድ ሰዓት አንድ አንድ አንድ አንድ ሰዓት ማሙላት ስለሆነ ስለዚህ በተቻለኝ መጠን ረዘም ረዘም እያረኩት ከአራት እስከ ከአራት እስከ ከአምስት ደቂቃ ምናምን እያደረኩት ለማድረግ እሞክራለሁ ማለት ነው። ስለዚህ ወደዚህኛው ርዕስ ጉዳይ በምመጣበት ጊዜ የድምጽ ቅጂዎችን በምን ርዕሰ ጉዳይ የሚሆነው የድምጽ ቅጂ ልብሶችህ በስርዓት የተቀመጡ ናቸው? የሚል ነው ማለት ነው። ስለዚህ መጀመሪያ ሀሳቡ በጣም ፍንትው ያለ ግልጽ የሆነ ሀሳብ ነው። እንደ ቅድሞቹ ወይም ከቀድሞ እንደነበሩ ሀሳቦች ዝግ የሆነ ብዙ ሊወራበት የማይችል ወይም ግራ አጋቢ የሆነ እንትን አይደለም ሀሳብ አይደለም የገጠመኝ የተሰጠኝ ርዕሱ ማለት ነው። ስለዚህ በጣም አወያይ የሆነ ብዙ ብዙ ሀሳብ ሊሰጥበት የሚችል ከተፈለገ በጣም ረዥም የሆነ ንግግር ሊደረግበት የሚችል ሀሳብ ነው። ማለት ነው። ስለዚህ ወደ ዋናው ሀሳቤ በምመጣበት ጊዜ መጀመሪያ አንዳንድ ነገሮችን እንድታውቁልኝ እፈልጋለሁ። ምንድነው በዚህ የድምጽ ቅጂ ላይ የማስቀምጠው የራሴ የግል ሀሳብ ነው። ስለዚህ በሚነሱ እያንዳንዷ ግራ መጋባቶች ወይም ውዝግቦች ተጠያቂ እኔው ራሴ ነኝ የምሆነው። ምክንያቱም ምንድነው ሲባል የማነሳቸው ሀሳቦች ወይም የማስቀምጣቸው ሀሳቦቼ ቀጥታ ከራሴ ወይም ከጭንቅላቴ ያወጣኋቸው ሲሆኑ ከየትኛውም መጽሐፍ አንብቤ ወይም ደግሞ ከየትኛውም ሰው ተምሬ ማንም ሰው ንግግር ሀሳብ አይደሉም። ስለዚህ ቀጥታ የራሴ ስለሆኑ ለሚነሱ ግራ መጋባቶች ውዝግቦች በአጠቃላይ ተጠያቂው ራሴው ነኝ የምሆነው ማለት ነው። ስለዚህ ከዛ በመነሳት ይህንን ከግንዛአቤ ውስጥ እንድታደርጉልኝ እፈልጋለሁ። ቀጥዬ ወደ ዋናው ሀሳብ ስገባ ምንድነው ጥያቄው ልብሶች በስነ ስርዓት የተቀመጡ ናቸው? የሚል ነው ያለው ማለት ነው። መጀመሪያ ጥያቄው በጣም የራሱን ሰዋሰዋዊ አተገባበሩ ወይም የሰዋሰዋዊ ህጉን የጠበቀ ነው። ምንም አይነት ግራ አጋቢ ቃል ወይም የቃል ግድፈት ምናምን የለውም። ወደ ዋናው ሀሳቤ ስለዚህ ጥያቄውን በቀጥታ ወደ መመለስ እገባለሁ ማለት ነው። ልብሶቼ በስነ ስርዓት የተቀመጡ ናቸው። በከፊሉ ማለት ነው። በአጠቃላይ በስነ ስርዓት ታጥፎ ቦታ ቦታቸውን የያዙ አይደሉም። ነገር ግን ደግሞ ያ አይደለም ማለት የተዝረከረከ የሆነ በቃ አለ አይደለ መላቅጡ ያማይታወቅ የሆነ በቃ ድብልቅልቁን የወጣም አይደለም። ነገር ግን ለራሴ ለመጠቀም በሚመቸኝ መልኩ አድርጌ ለምሳሌ የሰቀልኳቸው አሉ፤ ደግሞ አጣጥፌ ያስቀመጥኳቸውን ልብሶች አሉ። ስለዚህ በዛ በዛ መልክ ነው ያለው ማለት ነው። እና በጣም አልተዝረከረከም በጣምም ደግሞ በትክክል አልተቀመጠም። ትክክል አልተቀመጠም ማለት ተበላሸ ማለት ሳይሆን አውጪ አውጥቼ ውጪ ያስቀመጥኳቸው አሉ ውጪ የተቀመጡ አሉ። ለራሴ ለምሳሌ የሆነ የሆነ ጊዜ አስቸኳይ ነገር ሲፈጠር ወይም ስልክ ተደውሎ እንድመጣ እንዲሄድ ሲነገረኝ ያ ካልሆነ ደግሞ ምናልባት ማታ ቆየቼ ተኝቼ ጠዋት የቁርስ ሰዓት የሚገፋብኝ ከሆነ ደግሞ ያኔ በትክክል ያጣጠፍኳቸውን ልብሶች ፈልጌ ለመልበስ ትንሽ አዳጋች ስለሚሆንብኝ ካስቀመጥኩበት ወይም ተነስቼ ከሰቀልኩበት ከልብስ መስቀያዬ በፍጥነት አውርጄ ለባብሼ ለመሄድ ጥሩ እንትን አለው ጥቅም አለው ማለት ነው። ስለዚህ ከዛ ከዛ አንፃር ነው እስካሁን ድረስ የእንትኔን ህይወት ተሞክሮ ይሄንን ነው የሚመስለው። ምናልባት ከዚህ በኋላ ወደፊት ደግሞ ምን ታስባለህ የሚል ጥያቄ ያስነሳል ብዬ አስባለሁ እዚህ ጋር። ወደፊት ይሄ ግድግዳ ላይ የሚዘጋጅ ልብስ መስቀያ አለ አይደል የራሱ መዝጊያ መክፈቻ ያለው ማለት ነው። ስለዚህ ምናልባት ያ መዝረክርኩንም ይቀንሰዋል እያጣጠፍንም እንትን እንዳንል ጊዜያችንን እንዳናባክን ራሱ የሆነ ትልቅ ጉልህ ሚና አለው ብዬ ደግሞ አስባለሁ። ስለዚህ በጣም ቅለል ያለም ስለሆነ ያው መስቀል ነው የሚሰቀለው ከዛ ደግሞ ምንም የመተጣጠፍ እንትንም የለውም። ስለዚህ ያ በጣም ጊዜንም የሚቆጥብ ነው። ለሁሉም ነገር በጣም እንትን ነው። ካቧራም ይጠብቀዋል የሚዘጋ ነገር ስላለው ማለት ነው። ስለዚህ ያን ነገር ወደፊት የማዘጋጀት ሀሳብ አለኝ ማለት ነው። ስለዚህ እስካሁን ድረስ ያለኝ እንትኔ ምንድነው የህይወት ተሞክሮዬ ምንድነው ቦርሳ አለኝ። የራሴ አነስ ያለ ቦርሳ አለኝ። ስለዚህ እዛ ቦርሳ ውስጥ ነው ለምሳሌ አሁን ከእንትን በምቀየርበት ጊዜ ከቤት ቤት የምቀየርበት ጊዜ ወይም ቤት አለ አይደል ከ ካሉበት የትምህርት ተቋም ወደ ቤት በምመለስበት ጊዜ ያኔ የሰቀልኳቸውን ልብሶችን አውርጄ በአግባቡ አጣጥፌ ማስቀመጥ ይጠበቅብኛል። ለምን ሲባል እንትን ስለሚቀይር ማለት ነው። ቦታ ስለምቀይር ቤት ስለምቀይር ሊበላሽብኝ ወይም በተለያየ ነገር ሊዝረከርክብኝ ስለሚችል ያኔ በአግባቡ አጣጥፌ ለማስቀመጥ እገደዳለሁ። ያ ማለት ደግሞ ሁሌም የታጠፉ የተዘጋጁ ናቸው ብዬ ደግሞ ለመናገር አልፈልግም። ስለዚህ የሚተጣጥፉባቸው የራሳቸው የሆነ ጊዜ አሉ። ስለዚህ ደግሞ የሚዝረከረክበትም አለ። ግን የሚዝረከረክ ስል ለቃሉ ይቅርታ በጣም እንትን ማለት አይደለም። ከልክ ያለፈም አይደለም። በልኩ ግን አለ አይደል ቅድም እንደነገርኳችሁ የሚሰቅሉትን ለማለት ፈልጌ ነው። አመሰግናለሁ።

ልብስ ምን ያህል ጊዜ ታጥባለህ? ሰላም እንዴት ናችሁ እኔ በጣም ደህና ነኝ። እግዚአብሔር ይመስገን በጣም ደህና ነኝ። ትላንት ማታ ወደ ሁለት ሰዓት ከምናምን ደርሻለሁ በጣም ደስ በሚል ሁኔታ ማለት ነው። ሁለት ሰዓት ከአስራ ስድስት ምናምን ደቂቃ ነበረኝ። ትላንት ማታ አሁን ደግሞ ከወደ ሃያ አምስትም ገብቻለሁ ስለዚህ በጣም በጥሩ አይነት እድገት ላይ ነው ያለው ሰአቴን በጣም እየገፋ መሆኑን ስድስተኛ ሰኝ ነገር ነው። ስለዚህ በእያንዳንዱ በሚሰጠኝ ርዕስ ጉዳይ ላይ የአራት ደቂቃ የአራት ደቂቃ ንግግር አደርጋለሁ ማለት ነው። ስለዚህ ያ ደግሞ ብዙ አድካሚ ሆኖ አልታየኝም ስለዚህ እስካሁን ድረስ ባለው በጣም ማሰለች እየሆነ አይደለም በጣም በጥሩ ሁኔታ የተገፋልኝ ነው። ስለዚህ ልብስ ምን ያህል ጊዜ ታጥባለህ? የሚለውን አሰብ ከማውራቴ በፊት አንዳንድ ቅድመ ሁኔታዎችን ላስቀምጥ መታወቅ ያለባችሁ ብዬ የማስባችሁን ማለት ነው። ምንድን ናቸው? ይህንን ሀሳብ በማወራበት ጊዜ ወይም በዚህ ሀሳብ ላይ ራሴን ንግል መልከታ በማስቀመጥበት ጊዜ ለሚነሱ ግራ መጋባቶች ለሚነሱ ውዝግቦች በአጠቃላይ ተጠያቂው ብቸኛ ተጠያቂው ራሴው የዚህ የድምጽ ቅጂ ባለቤት እኔ የሆነኝም ሆኖ ማለት ነው። ለምን ሲባል? ድምፁ ቅጂውን ያረኩት ከራሴ የግል ምልከታ በመነሳት ነው። ከራሴ ህይወት ተሞክሮ በመነሳት እንጂ የሆነ ሰው የጻፈውን መጽሐፍ አንብቤ የሆነ ሰው ንግግር ሰምሽ ምናምን አይደለም የማደርገው ማለት ነው። ስለዚህ ቀጥታ የራሴን የህይወት ተሞክሮ ወይም ቀድሞ ከነበረኝ ልምድ ተነስቼ ነው የማከፍላችሁ የማጋራችሁ ሀሳቤን። ስለዚህ ይሄንን ከግንዛቤ ውስጥ እንድታደርጉልኝ እፈልጋለሁ። ከዛ ባለፈ ጥያቄውም በጣም ግልጽ የሆነ ሀሳብ ነው። ልብስ ምን ያህል ጊዜ ታጥባለህ ነው የሚለው በሳምንት። እና በጣም ግልጽ የሆነ ሀሳብ ነው ክፍት የሆነ ሀሳብ ነው ብዙ ሀሳብ ሊሰጥበት ይችላል ዝግት ያለ አይደለም። ከዚህ በፊት የነበሩት ሀሳቦች እንዴት ነው የነበሩት? የሆነ አለ አይደለ ግልጽ አይደለ የሆነ በቃ ዝግ የሆኑ ሀሳቦች አሉ አይደለ እንዴት ነው? የሆነ እንዲወራባቸው ሲባል ወይንም ውዝግብ የሚፈጥሩ ግራ መጋባትን የሚፈጥሩ አይነት ሀሳቦች ነበሩ ሲገጥሙኝ የነበሩት። ነገር ግን ይሄ እንደዛ አይደለም። በተወሰነ ደረጃ ግልጽ ነው የፈለኩት እኛ ያህል ላውራበት ይችላሉ። ስለዚህ ከዚህ በኋላ በሚኖረኝ ሶስት እና አራት ደቂቃ ውስጥ ይሄንን ሀሳብ ተመርኩዜ የግል መልከቴን አስቀምጣለሁ ማለት ነው። ስለዚህ ምንድነው ያንተ ህይወት ተሞክሮ? በዚህ አኳያ ካላችሁኝ ምንድነው የሚሆነው? የልብስ ዝግጅታው ለምሳሌ ከዚህ በፊት የነበረኝ የድምጽ እጅ ልብሶችን በአግባቡ የተቀመጡ ናቸው። ወይም ልብሶችን በአግባቡ ታጥፋቸዋለህ የሚል ጥያቄ የተሰጠኝ። ስለዚህ ያ ጥያቄ ደግሞ ከዚህ ጋር ተቀራራቢ ወይም ተዛማጅ የሆነ እንትን አለው ትርጉም አለው ብዬ ነው የማስበው። ስለዚህ ያው እስካሁን ደስ እያወራን ያለነው። ስለ ጫማ ወይስ የሆነ ነገር አይደለም ስለ ልብስ ነው እያወራን ያለነው። ቅድም በአግባቡ የታጠፉ ስለመሆናቸው እና ስላለመሆናቸው አውርቻለሁ ያንን ሀሳብ በማውራበት ጊዜ የምን ሀሳብ አንስቻለሁ። ልብሶቼ በከፊሉ የተታጠፉ በከፊሉ ደግሞ የተሰቀሉ ወይም አለ አይደል ሳይሰረከረኩ ደግሞ በጣም በትክክል የተደራጁም እንዳይደሉ ለማስቀመጥ ሞክሬ አይሉም የተደራጁ አይደሉም ሲባይ ተደረገሁ ናቸው ማለቴ ሳይሆን እኔ ለራሴ ለመጠቀም በሚመችኝ መልኩ አድርጌ አስቀምጫቸዋለሁ ማለት ነው። ስለዚህ ከዛ በመነሳት የቅድሙን የድምጽ ግጭ ያደረኩት ወደዚህኛው ሀሳብ በምንመጣበት ጊዜ ደግሞ ስለ ምንድነው የማወራው ስልብስ ስለማጠብ ወይም ልብሶችዬ በሳምንት ምን ያህል ጊዜ የሚታጠቡ እንደሆኑ ነው ማለት ነው። ስለዚህ በሚቀጥለው ድምጽ እጁ እስክንገናኝ ድረስ መልካም ቆይታ

ደሞዝ በየትኛው ቀን ታገኛለህ በጣም ጥሩ ጥያቄኝ። ሰላም እንዴት ናችሁ እኔ በጣም ደህና ነኝ። እግዚአብሔር ይመስገን እንግዲህ ይሄኛው ወደ አራት መቶ ምናምንኛ የድምጽ ቅጄ ነው። እንግዲህ በድጋሚ ልገናኝ በመቻሌ በጣም ደስ ብሎኛል። ስለዚህ በዚህኛው የስራ መድረክ ላይ ወይም በዚህኛው ውድድር ላይ የቸልኩትን ያህል የበኩሌን አስተዋጽኦ በመውጣት ወይም የራሴን አስተዋጽኦ በማበርከት እገኛሉ ማለት ነው። ስለዚህ ትላንት ወደ ሁለት ሰዓት ከአስራ ስምንት ምናምን ደቂቃ ቀድቼ ነው ትንሽ መስቶ መሽቶብኝም ስለነበረ ስልኬም ባትሪ በጣም እየሮጠብኝ ስለነበረ ማቋረጥ ወይም ለማቋረጥ ተገድጃለሁ ማለት ነው። ስለዚህ በዚህኛው ዞር ደግሞ እንደገና የድምጽ ቅጂን ለማድረግ በድጋሚ ተገናኝቻለሁ። ስለዚህ ይሄኛው ወደ አራት ሞቶ ሰላሳ አርባኛ ምናምን አካባቢ ነው ምናልባት የሚሆነው። ስለዚህ ይህንን የድምጽ ቅጂ በማድረግበት ጊዜ የተወሰኑ የድምጽ ቅጂዎች በሂደት ላይ ነው ያሉት የተወሰኑት ደግሞ ተቀባይነት አግኝተዋል ማለት ነው። ስለዚህ ያንን ተመርኩዜ ምናልባት ቀድሞ የተደረጉት የድምጽ ቅጆች ተቀባይነት የማግኘት እድላቸው በጣም ጠባብ ነው የሚሆነው። አብዛኞቹ ማለት ነው ለምን ሲባል የእንትኑ ይሄ የተጠቀምኩት የጊዜ ገደብ በጣም በጣም ትንሽ ናቸው አብዛኞቹ ከሃያ እስከ አርባ በቃ ትልቅ የሚባለው አርባ ሰከንድ ምናምን የነበረው እና ያ ያ ደግሞ ትንሽ የተቀባይነት እንትኑን ያጠባዋል የሚል ስጋት አድሮብኛል። ብቻ ግን በዛም ሆነ በዚህ እኔ ከዛ በኋላ ልክ ያው በሰአት ስለሚሰላ ብዬ ስላሰብኩት። ምን ማድረግ ጀመርኩት ያው እንግዲህ ትንሽዬ ገደቡ አራት ከአራት ደቂቃ እስከ አምስት ደቂቃ ያለውን እንደራሴ ገደብ አድርጌ ወስጄ በእንደዚህ አይነት እንትን ነው በመሰጠት ነው እየሰራሁት ያለሁት ማለት ነው። ስለዚህ ከዛ በኋላ ያሉኝ የድምጽ ቅጂዎች እንዴት ነው ብትሉኝ አራት ደቂቃ ከሰላሳ ምናምን እንትኖች ውስጥ ነው እየሆኑ ያሉት ማለት ነው። ስለዚህ ከዛም ጋር ተያይዞ ያሉ ነገር ውስጥ ከግንዛቤ ውስጥ እንዲቀመጡልኝ ከግንዛቤ ውስጥ እንዲገቡልኝ ስለፈለኩት ነው። ስለዚህ ያንንም እንድታውቁልኝ እፈልጋለሁ። ከዛ ባለፈ ደግሞ ሌላ መናገር የምፈልገው ነገር ምንድነው ካላችሁኝ? በዚህ ሀሳብ ዙሪያ የማስቀመጠው የግል ምልከታዬ ነው ወይም የራሴ ሀሳብ ብቻ ነው። ስለዚህ ከየትኛውም መጽሐፍ አንብቤ ወይም ደግሞ ከየትኛውም ሰው ተምሬ የትኛውንም ሰው ንግግር ቀድቼ አይደለም እዚህ ጋር ማካፈላችሁ ማወራችሁ ማለት ነው። ስለዚህ በዚህ በድምጽ ቅጂ ዙሪያ የሚነሱ እያንዳንዱ ሀሳቦች ተጠያቂ እራሴ ወይም በሚነሱ ጥያቄዎች መወዛግቦች ምናምን ተጠያቅው ወይም መልስ መስጠት ግድ የሚሆንብኝ ሀላፊነትን የምወስደው እኔው ራሴ ነኝ ማለት ነው። ስለዚህ ያንን ከግንዛቤ ውስጥ እንደገና እንድታስገቡልኝ እፈልጋለሁ። ስለዚህ ወደ ርዕሰ ጉዳዩ በምመጣበት ጊዜ እንደ መግቢያ እንዲሆን ትንሽ ነገር ላውራ። በእርግጥ እንትኑ ሀሳቡ በጣም ዝግ የሆነ ድፍን ያለ ሀሳብ አይደለም ከዚህ በፊት እንደነበሩት ማለት ነው ክፍት ሀሳብ ነው ብዙ ሀሳብ ሊሰጥበት የሚችል በጣም ሊወራበት የሚችል ሀሳብ መሆኑ በጣም ለርዝም ሰዓት ንግግር ሊደረግበት ይችላል። ከተፈቀደልን እና ጊዜው ከፈቀደልን ማለት ነው። ስለዚህ ያንን እኔ ተመርኩዜ ጊዜ የፈቀደልኝን ያህል ጊዜውን ተመርኩሼ ድምጽ ግጄን አደርጋለሁ ማለት ነው። ስለዚህ ጥያቄው ምንድነው የሚለኝ? ደሞዝ በየትኛው ቀን ታገኛለህ ወይም በየትኛው ቀን ነው ደሞዝህ የሚገባው ነው የሚለኝ ማለት ነው። ነገር ግን እዚህ ጋር ትንሽ ጥያቄው አሁን ያለሁበትን ሁኔታ ያገናዘበ ነው ብዬ ስላላሰብኩ ጥያቄውን አሁን ካለሁበት ሁኔታ ጋር አ ቆራኝቼ ለመመለስ እሞክራለሁ። ምንድነው እሱም እኔ በዚህ ሰዓት ደሞዝ ተከፋይ አይደለሁትም። በወር የሚገባልኝ ገንዘብ የለም። ለምን ብትሉኝ በዚህ ሰዓት በከፍተኛ የመንግስት ትምህርት ተቋም ውስጥ ትምህርቴን እየተከታተልኩት ነው ያለሁት። ስለዚህ አንድ ተማሪ ደግሞ በኢትዮጵያ የትምህርት ህግ ወይም የትምህርት ስርዓት ተከፋይ አይደለም ተማሪ ተከፋይ አይደለም። ተከፋይ የሚሆነው ወይም ለክፍያ የሚበቃው ተምሮ የተመረቀ የዩኒቨርሲቲ ማዕረግ ያለው ሰው። በተማረበት ወይም ባገኘው ክህሎት በሚያገለግልበት ጊዜ ነው ለዛ ክህሎት ክፍያ የሚያገኘው ወይም ላበረከተው አስተዋጽኦ ለዛ አስተዋጽኦ ነው። እንደገና ተመልሶ ክፍያ የሚያገኙ ማለት ነው። ስለዚህ እኔ አሁን ልምድ በማካበት ላይ ነው ያለሁት። ልምድ እያካበትኩ ያለሁት ስለዚህ በዚህ ሰዓት የመከፈል ወይም ተከፋይ የመሆን እድሌ በጣም ጠባብ ነው ማለት ነው። ስለዚህ ሌላ ተከፋይ የምሆንበት እድል የለኝም። ነገር ግን ይሄ ማለት ደግሞ ጭራሽ ምንም የማገኘው ገንዘብ የለም ወይም ምንም አይነት የገንዘብ ንክኪ ውጪ ነኝ ማለት አይደለም። ብቻ በወር ባይሆንም የሆነ የሆነ ጊዜ ገንዘብ አገኛለሁ። ስለዚህ ያ የማገኘው ገንዘብ ደግሞ ከቤተሰብ የሚመጣ ነው ማለት ነው ከመንግስት የሚመጣ አይደለም። ስለዚህ ጥያቄውን አንዳንድ እንትኖች መስተካከሎችን ለማድረግ ሞክራለሁ። ምንድነው? የጥያቄው መስተካከል ብዬ የማስበው በወር የሚገባ አይደለም ገንዘቤ ወይም በወር የማገኘው ምናምን አይደለም። ያ ማለት ደግሞ ጭራሽ ምንም በወር ውስጥ አላገኝም ማለት አይደለም ለምሳሌ በወር በተደጋጋሚው አንዳንድ ጊዜ እስከ ሁለት ጊዜ ላገኝ እችላለሁ በወር አንድ ጊዜም ላላገኝ እችላለሁ የገንዘብ አጠቃቀሜን ነው የሚወስነው ማለት ነው። ስለዚህ በወር ተከፋዩም በወር የሚከፈልለት አይነት ሰው አይደለሁትም። ስለዚህ ይሄን ሀሳብ ከገንዘቤ ውስጥ እንድታስቀምጡልኝ እፈልጋለሁ ማለት ነው። ስለዚህ በቀጣዩ የድምጽ እጅ እስክንገናኝ ድረስ ሰላም ቆዩልኝ። የቀጣዩ ድምጽ ግጂ ላይ የራሴን ሀሳብ አስቀምጣለሁ። እንግዲህ በዛ እስክንግናኝ ድረስ መልካም ቆይታ አመሰግናለሁ ማለት ነው። ስለዚህ የዚህኛው ሀሳብ የድምጽ ግጂ ይሄን ይመስላል ጨርሳለሁ አመሰግናለሁ

በቤተሰብ ምን አይነት በዓላት ታከብራለህ እሱ ወይም በቤተሰብ የእናንተ ተከባሪ በዓል በጣም አዘውትረህ የምታከብረው በዓል ምንድነው የሚል ጥያቄ ተሰጥቶኛል። ሰላም እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ስለዚህ በዚህኛውም ዙርም በሌላ የድምጽ ቅጂ ተመልሰን ተገናኝተናል። ከዚህ በፊትም በነበሩኝ እድሎች ወይም በተሰጡኝ ርዕሰ ጉዳዮች ላይ የራሴን ንግድ ለመመልከት በራሴ ድምጽ ለማስቀመጥ እየሞከርኩ ነው ያለሁት። ስለዚህ ያም ደግሞ በጣም አሰልቺም አይደለም እስካሁን ድረስ ባሉ በጣም አድካሚ እየሆነ አይደለም ያለው በጣም ሳቢና ብዙ ሊነጋገርበት የምንችልበት ወይም ደግሞ በጣም ሀሳባችንን በሰፊው ልንሰጥበት የምንችልበት አይነት እድል ሆኖ አግኝቻለሁ ማለት ነው። ስለዚህ ከዛ ጋር ተያይዞ በዚህኛው በእያንዳንዱ በሚገጥሙኝ በሚመጥሉኝ ርዕሰ ጉዳዮች ላይ የራሴን ንግል መልከታ እያስቀመጥኩት እቀጥላለሁ። ስለዚህ ይህንን የድምጽ ቅጂ በማድረግበት ጊዜ ከዚህ በፊት ወደ አራት መቶ ሰላሳ ወይም ደግሞ አርባ አካባቢ ገደም አካባቢ የሚሆኑ የድምጽ ቅጂዎች አሉኝ። ከነዚህ የድምጽ ቅጂዎች ውስጥ አብዛኞቹን ገና በመጣራት ላይ ወይም ደግሞ ገና በሰአት ሳይሰሉ የተደመጡ ባሉበት አይነት ሁኔታ ላይ ነው ያለው። ደግሞ ጥቂቶቹ ተቀባይነት አግኝተው በሰአት ተሰልተው ተቀምጠውልኛል ወደ ሁለት ሰዓት ከሰላሳ ምናምን ደቂቃ አለኝ ማለት ነው። ስለዚህ ከዛ ጋር ተነስቼ ነው ይሄንን ድምጽ ቅጂ እንደገና የማደርገው ማለት ነው። ስለዚህ የኛው የቀሩትን እዛ በመጣራት ላይ ያሉ እኔም ይህንን የድምጽ ቅጅ ማድረግ እቀጥላለሁ። ስለዚህ ተቀባይነት ያገኙ ያገኙ ምንም የላ መረጃ የለኝም። ምናልባት ተቀባይነት አገኛለሁ ብዬ ባለሙሉ ተስፋ ነኝ እምነት አለኝ። ስለዚህ ያም ሆኖ እንደዛ ያለ የራሴን የድምጽ ቅጂ እቀጥላለሁ ማለት ነው። ርዕሱ ምንድነው የሚለው በቤተሰቡ ምን ምን አይነት በዓላት ይከበራሉ ወይም የቤተሰባችሁን ምን አይነት በዓላት ታከብራላችሁ ነው የሚለው ማለት ነው። ስለዚህ ይሄንን ሀሳብ በምሰጥበት በማስቀምጥበት ጊዜ ምናልባት ለሚነሱ ግራ መገባቶች መወዛቀቦች ምናምን ተጠያቂ ወይም ደግሞ ጥያቄው ባለቤት የምሆነው ራሴው ነኝ ማለት ነው። ለምን ሲባል ሀሳቦቹ እንዳለ የራሴ ናቸው ከየትኛውም መጽሐፍ አንብቤ ከየትኛውም ሰው ሰምቼ የሆነ ሰው የሚያደርገውን ንግግር አድምጬ ምናምን አይደለም የማቀርብላችሁ። ቅጥተኛ ራሴ ንግግር ስለሆነ ስለዚህ በሚነሱ ጥያቄ ውስጥ ላይ ተጠያቂ ወይም የጥያቄው ሀላፊነት ወሳጅ ራሴ ነኝ መሆኑ ማለት ነው። ወደ ጥያቄው በምመለስበት ጊዜ ጥያቄ ምንድነው የሚለኝ በቤተሰቡ ውስጥ ምን አይነት በዓላት ታከብራላችሁ ነው የሚለኝ ማለት ነው። መልካም ጥሩ ጥያቄ። እና ከዚህ በኋላ በሚኖረኝ አራት ደቂቃ ይሄንን ሀሳብ ተመርኩዞ የራሴን የግል ምልክት አስቀምጣለሁ። በቤተሰባችን ውስጥ ከማውራት በፊት የመጀመሪያ አንድ ሀገር እንደ ኢትዮጵያ በጣም እጅግ ብዙ በርካታ የሆኑ በዓላት አሉ እንግዲህ ሀገራችን ኢትዮጵያ ከምትታወቅባቸው በርካታ ባህሎች መካከል ይሄ በዓልን የማክበር ባህላችን በጣም እንግዲህ ታሪክ የዘለለ በጣም ከጥንት ጀምሮ የምንታወቅበት መታወቂያችን ነው ማለት ነው። አንዳንድ በዓላቶቻችን ሁላ በጣም በአለም መዝገብ ላይ የተመዘገቡ ከመሆናቸውም ባለፈ በጣም ኤሌክትሩ ውስጥ እንደመስህብ በመቆጠር የሚጎበኙና በጣም ብዙ ተደራሽ የሆኑ በዓላቶች ሁሉ አሉን ማለት ነው። ስለዚህ እነዛ እነዛ በዓላቶቻችን ምናልባት ሃይማኖታዊ ናቸው ምናልባት ሀገራዊ ናቸው። ወይም ደግሞ የግል ምናምን ናቸው ማለት ነው። ስለዚህ ለምሳሌ አሁን አንዳንድ ባለሀብቶች በጣም ብዙ ገንዘብ ያላቸው ሰዎች በጣም እንደዚህ እንደ ሀገር ደረጃ የሚወሩበት እንትን አለ። ለምሳሌ የባህሩ የግል በዓል ነው። ግን ሰርግን ምናልባት ሰርግን ምናልባት መረቀቅ ምናልባት ልደት ነው ምናምን ግን በጣም በጣም ትልቅ የሆነ ገንዘብ ስለሚያወጡበት ባል እንደ ሀገር በጣም መነጋገሪያ የሚሆንበት ወቅት አለ። እና ይሄ ደግሞ ምናልባት ልደት ከሆነ በየአመቱ የሚደጋገም ነው የሚሆነው ወይ ምረቃ ወይ ሰርግ ምናምን ሲሆን ደግሞ ወይ ጊዜ ብቻ የሚያበቃ ያንድ የሁለት ቀን የሶስት ቀን ምናምን የሚሆነው ማለት ነው። የሀገር ስል ደግሞ ለምሳሌ አሁን የአድዋ በዓል የሚባል አለ በአመት አንድ ጊዜ የሚከበር ማለት ነው። መቶ ምናምን እኛ አመቱን ቱን ባለፈው አክብረናል መቶ ሃያ ሶሥተኛ መቶ ሃያ አራተኛ አካባቢ ምናልባት ካልተሳሳትኩት ስለዚህ እንደዛ እንደዛ አይነት የሀገራዊ በዓላት አሉ። ያን ብቻ ሳይሆን ለምሳሌ ፖለቲካ እንትኖች ራሱ የራሳቸው የተቋቋመበትን አመታዊ በዓል ያከብራሉ ሀገራዊም ሃይማኖታዊ ያልሆኑ በዓላት ማለት ነው። ከዛ ባለፈ ደግሞ ለምሳሌ ቅድም ያለን ሰውታ ሀገራዊ እያሉ ያልኳቸው አዲስ አመት የሚባል በዓል አለ። ይሄ የኢትዮጵያ የጊዜ ቀመር ማለት ነው። የጊዜ መቁጠሪያ ተመርኩዘው ለምሳሌ የመስከረም አንድ በኛ አንድ አዲስ አመት ወይም የሀገራዊ በዓል ተደርጎ ይከበራል። አሁን ይሄ በሌላው የአለም ክፍል ላይ አይከበርም አያውቁትም ነገር ግን እኛ ጋር ብቻ የሚከበር በዓል እንደሆነ ነው የማስበው ኢትዮጵያውያን ማለት ነው። ስለዚህ እነዛ ሀገራዊ የሆኑ ባላት ናቸው። ከዛ ባለፈ ደግሞ ሃይማኖታዊ የሆኑ በዓላት አሉ። ለምሳሌ የጌታችን የኢየሱስ ክርስቲያን መወለድ በክርስትና እምነት ማለት ነው። ደግሞ ይሄ ጥምቀት የሚባል አለ ስቅለት ፋሲጋ ትንሳኤ እነዛ እነዛ እንትኖች በአጠቃላይ ሃይማኖታዊ በዓል ናቸው። በክርስቲያና በክርስትና እምነት ውስጥ ማለት ነው። ከዛ ደግሞ በሙስሊሞቹ ጋር ደግሞ እንደ የተለያዩም እንደዛ አላውቃቸውም ስዘረዝር ያላውቃቸውም እንደዛ በጣም እጅግ በርካታ የሆኑ በዓላት አሉ ማለት ነው። ስለዚህ እኔ ክርስቲያን እንደመሆኔ ወጠን የማከብራችሁ የገን ለባህላቶች ምንድን ናቸው ተብዬ ብትጠይቅ። ለምሳሌ ከመንግስታዊ እነዛ እነዛ እናከብራለሁ ከሃይማኖታዊ ደግሞ እነዚህን እናከብራለሁ ማለት ነው። አመሰግናለሁ ጨርሻለሁ

ምን አይነት ጥቅማ ጥቅሞች አሉ? ሰላም እንዴት ናቸው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደምን ቆያችሁ ቆይታችሁ እንዴት ነበር? እኔ ጋር በጣም ጥሩ ነው ምንም አይልም። እንግዲህ በተቻለኝ መጠን በእያንዳንዱ የድምጽ ግጆቼ አንዳንድ አዳዲስ ሀሳቦችን የጨመርኩት ጊዜየን ለመግደል እሞክራለሁ። ምንድነው? አሁን በዚህኛው በርዕሰ ጉዳይ ላይ ወይም በተሰጠኝ በዚህኛው ሀሳብ ላይ እንግዲህ ዋናው ኢላማዬ አራት ደቂቃ ይሄ ቀጥታ የሆነ ተፈጥሮአዊ የራሴን ድምጽ ቅጂ ማድረግ ማስቀመጥ ነው። ስለዚህ አሁን በርእሱ ዙሪያ ይሁን አይሁን ብቻ ምንም እናንተ ግድ እሚሰጣችሁ ነገር የለም። ስለዚህ ይሄንን ተመርኩዤ አሁን የራሴን የድምጽ ግጂ አሁን በዚህኛው ሀሳብ ላይ እሰጣለሁ ማለት ነው። እና ርዕሱ ምንድነው እሚለኝ? ምን አይነት ጥቅማ ጥቅሞች አሉህ ነው እሚለኝ ማለት ነው። ስለዚህ ይሄንን ሀሳብ ተመርኩዤ የራሴን የግል አስተሳሰብ የንግል አመለካከት አስቀምጣለሁ። ቀጥዬ እና ደሞ ወደዛም እማስቀመጣቸው ሀሳቦች የግል ምልከታዎቼ ስለሆኑ የማንም አይደሉም ጨርሻለሁ

ሰላም እንዴት ናችሁ እኔ በጣም ደህና ነኝ። እንግዲህ ትላንት ማታ ወደ ሁለት ሁለት ሰዓት ከአስራ ስምንት ምናምን ደቂቃ የድምጽ ቅጂ ለማድረግ ችያለሁ። ይሄኛው ዞር ደግሞ ሌላኛው የድምጽ ቅጂ የማደርግበት ጊዜ እንትኔ ነው ማለት ነው። ስለዚህ በዚህኛውም ዙር በተቻለችኝ መጠን የራሴን ተፈጥሮ ብዬ የሆነ የራሴን ድምጽ ለማስቀመጥ ሞክራለሁ። ስለዚህ የማስቀምጠው ሀሳብ ወይም የራሴ ድምጽ ግጂ ከማንም መጽሐፍ የተነበበ ወይም ደግሞ ከማንም ንግግር የተሰማ ምናምን አይደለም። ቀጥታ የራሴን የህይወት ተሞክሮ ወይም የራሴን ከራሴ ከህይወት ተሞክሮ ያካበትኩትን እውቀትን ማካፈላቸው ማለት ነው። ስለዚህ ከዚህ በፊት እንግዲህ ወደ አራት መቶ ምናምን የሚጠጉ የድምጽ ቅጂዎች አሉኝ። ከነዛ አራት መቶ ምናምን ከሚጠጉ የድምጽ ቅጂዎች መካከል ጥቂቶቹን ተቀባይነት አግኝተዋል። ጥቂቶቹም ጥቂቶቹ ውስጥ ስላችሁ ምናልባት ከሶስት ሞቱ ምናምን አካባቢዎቹ ተቀባይነት አላገኙም ጥቂቶቹ ሳይሆን በቃ አብዛኛው ተቀባይነት አላገኘም። ምክንያቱም ለምንድነው ሲባል በጣም አጫጭር የሆነ የድምጽ ቅጅ እንትን ነበር የነበረኝ። ይሄ አላይልም በጣም በዛ ከተባለ በቃ ሰላሳ ሰከንድ አርባ ሰከንድ ምናምን ነገር ነው እንትኖች ማለት ነው። ስለዚህ ያ ደግሞ በጣም የተቀባይነት መገኘት እድሉን እጅግ አጥብቦታል ብየ ነው የማስበው። ስለዚህ ልክ ይህንን ካስተዋልኩት በኋላ ምን ማድረግ ጀመርኩት። እንግዲህ ዋናው ታርጌት ወይም ዋናው ኢላማየ ምን ማድረግ ነው? የአራት ደቂቃ ከሰላሳ ከሰላሳ አምስት ከሰላሳ ስድስት ምናምን የሆነ እንትን ማውራት ነው። ንግግር ተፈጥሮ የሆነ ቀጥታ ያል ከንባብ ያልሆነ ወይ ደግሞ የሆነ ያልተከፈተ ሌላ የድምጽ ቅጂ ሳይከፈት ግን ቀጥታ የራሴ ማለት ነው። ከምንጩ የሚቅዳ ይላሉ የሀገሬ ሰዎች እና እንደዛ አይነት ንግግሬን ቅጥታ ካምንትኔን ይሄ የድምጽ መቅጀየን ከፍቼ ማድረግ ነው ማለት ነው። ስለዚህ በዚህኛው በሀሳብ ሀሳቤን እሰጣለሁ በዚህኛው ርዕስ ጉዳይ ዙሪያ ሀሳቤን እሰጣለሁ። ነገር ግን በዚህኛው ርዕሰ ጉዳይ ላይ የማስቀመጣቸው ሀሳቦች ላይ የሚነሱ ግራ መጋባቶች ወይም ውዝግቦች። ቅጥታ ተጠያቂው ወይም ባለቤቱ አላፊነቱን እንደምወስደው ራሴው ነኝ የምሆነው። ምክንያቱም ሰባል ቅድም ለማስቀመጥ ሞክሬያለሁ ከየትም ያመጣኋቸው ወይም የማንም ሀሳብ ስላልሆኑ ለሚነሱ ውዝግቦች ራሴ ሆነኛ ሀላፊነቱን እንወስደው ማለት ነው። ስለዚህ ጥያቄው ጋር ስመጣ ጥያቄው በርግጥ በጣም ብዙ ሊወራበት የሚችል ሀሳብ ነው ብዬ አስባለሁ። በጠዋት ጠዋት ስራ ምን ታደርጋለህ የሚል ነው ማለት ነው። ስለዚህ ይሄ ማለት ምናልባት የጠዋት ጠዋት ጠዋት ጠዋት የምትተገብራችሁ የምታዘወትራቸውም ህይወት ልምምዶች ወይም አለ አይደል? ይሄ በጣም የተለማመድካቸው ነገሮችን ምንድን ናቸው ለማለት የተፈለገ ነው የሚመስለኝ። ስለዚህ ያንን ደግሞ በጣም ብዙ ሊወራበት የሚችል ሀሳብ እንደሆነ አስባለሁ ብቻ። ያውራን እንግዲህ ሀሳብ የሚመጣ አይመጣ ምናምን ከሆነ እናያለን አብር እንደምናይ ነው የሚሆነው። ስለዚህ ጠዋት ምን ምን እሰራለሁ ወይም ጠዋት ጠዋት ምን ታደርጋለህ ምን ታዘወትራለህ ልክ ከእንቅልፍ ስትነሳ መጀመሪያ ትዝ የሚልህ ምንድነው? ነው ጥያቄው የሚለው ምናልባት ስለዚህ ወደዛ ወደ ምላሹ በሚመጣበት ጊዜ። ጠዋት ጠዋት እንግዲህ ልክ ከእንቅልፌ ስነሳ የማደርጋቸው ነገሮች እንደ እንትኑ ይወሰናሉ ለምሳሌ አሁን እኔ የዩኒቨርሲቲ ተማሪ ነኝ የሁለተኛ አመት ዩኒቨርሲቲ ተማሪ ነኝ። ስለዚህ በዚህ ዩኒቨርሲቲ ትምህርቴ ወይም በከፍተኛ ትምህርት ተቋም ቆይታዬ ውስጥ ብዙ ጊዜ ጠዋት ጠዋት ነው ክላስ የምገባው ማለት ጠዋት ጠዋት ነው ክፍል ለትምህርት የምገባው ያ ማለት። ልክ እንቅልፍ እንደተነሳሁት አስራ ሁለት ሰዓት እስከ ሁለት ሰዓት ምናምን ነው ቁርስ ሰዓት ስለዚህ የመጀመሪያ ተግባሬ ወይም የመጀመሪያ ቅድሚያ ተግባሪ የሚሆነው ለቁርስ ካፌ መሄድ ነው ማለት ነው። ስለዚህ ለቁርስ ምግብ ቤት ሄጀ ቁርሴን እንደበላሁት ከዛ በኋላ ሰዓቱ ሳይታወቅ ስለሚገፋ ወዴት ነው? በዛው አንዳንድ ጊዜ ክላስ የምገባባቸው ወቅት ወቅቶችም አሉ። ነገር ግን ጊዜ ካለኝ ወደ ቤቴ ተመልሼ ደብተሬን ምናምን ወስጄ ወሳስጄ ስብሰባ ተደርጌ ነው የምወጣው ማለት ነው። ስለዚህ በዚህ መልኩ ነው እስካሁን ድረስ ያለኝ። የጧት ጧት ልምድ ማለት ነው አንዳንዴ ጊዜ ደግሞ ክላስ ከሌለኝ ወይም ደግሞ ትምህርት ከሌለኝ ትምህርት የማልገባ ከሆነ ምንድነው የማደርገው? ቁርስ በልቼ እመጣና ምናልባት ማንበብ ካለብኝ አነባለሁ። የማነባቸው ነገሮች ግድ አሁን ይሄ እንትን ሊያሁኑ ይችላሉ የትምህርት ነገር አለ አይደል ይሄ የቀለም መጽሐፍት ላይሆኑ ይችላሉ ነገር ግን መንፈሳዊ መጽሐፍትም ሊሆኑ ይችላሉ እነዛን አነባለሁ ማለት ነው። በጣም አላዘወትርም ግን አንዳንድ ጊዜ አነባለሁ ስለዚህ። ሁለት ነገር ነው አሁን ሁለት እንትን ነው እዚህ ጋር ያስቀመጥኩት ምናልባት ክላስ ካለኝ ወይም ክፍል ለትምህርት የምገባ ከሆነ። የትምህርት ነገሮችን እዚህ በዛው ወደ ክፍል እገባለሁ ክፍል የማልገባ ከሆነና ደግሞ ያንንን የማላደርገው ከሆነ እዛው በቤቴ ቁጭ ብዬ የምሰራቸው ድሎች ስራዎች አሉኝ ማለት ነው። ስለዚህ በዛ ነው እስካሁን ድረስ ያለኝ የጧት ጧት እንትኔ ልምዴ ወይም የህይወት ተሞክሮ ይሄንን ነው የሚመስለው። ስለዚህ ይሄ ደግሞ ምናልባት ከግለሰብ ግለሰብ ሊል ሊያይ ይችላል አሁን ለምሳሌ ተነስቶ ስፖርት የሚሰሩ ስፖርት ቤት የሚሄዱ ሰዎች አሉ እኔም ይሄን ነገር እሞክር ነበር አደርግ ነበር። ነገር ግን በተለያየ ምክንያት ትንሽ ስለክበደኝ ማድረግ አቅቶኛል ማለት ነው። ስለዚህ ያንን ነገር ደግሞ እንደገና ማስቀጠል እፈልጋለሁ እንደገና ማድረግም እፈልጋለሁ። ስለዚህ እስካሁን ድረስ ያለኝ የልምምድ ይሄን ነው የሚመስለው። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣዩ የድምጽ እጅ ስንገናኝ ድረስ መልካም ቆዩልኝ። ሰላም ሆኖ ስለዚህ በሚቀጥለው የድምጽ ቅጂ እንገናኛለን። ሰላም ቆይታ ይሁንላችሁ ጨርሻለሁ አመሰግናለሁ

ሰላም እንዲት ናቸው እኔ በጣም ደህና ነኝ። እግዚአብሔር ይመስገን እንግዲህ ይሄኛው ወደ አራት መቶ ምናምን ደቂቃ ማለቴ አራት መቶ ምናምን የድምጽ ቅጂዎች። አሉኝ ጥሬ የድምጽ ቅጂዎች ማለት ነው ምንም ያልተቀነባበሉ ምንም ያልተነካኩ አራት መቶ የሚጠጉ የድምጽ ቅጂዎች አሉኝ በጣም ደስ በሚል ሁኔታ። አሪፍ የጨመርኩት ነው ያሉት ሰዓቴም ወደ ሁለት ሰዓት ከአርባ ስምንት ደቂቃ ምናምን ገብቷል በጣም ጥሩ እየጨመርን ያልወደሰን የሚል ሁኔታ ማለት ነው። ስለዚህ አሁን ያለሁበት እንግዲህ በጣም የሚበረታታና በጣም ደስ የሚያሰኝ ሁኔታ ስለሆነ ከዛ ጋር በጣም ጠንክሬ እንድሰራና ስራዬን እንድቀጥለው ፍንጭ ይሰጠኛል ማለት ነው። ስለዚህ ከዚህ በፊት ትላንት ማታ ወደ ሁለት ሰዓት ከአስራ ስምንት ምናምን ደቂቃ የድምጽ ግዢ አድርጌ ስአቱም በጣም ይገፋ ስለነበረ እና ስልኬን ባትሪ ሊዘጋብኝ አካባቢ ስለነበረ። ለማቋረጥ ተገድጃለሁ ማለት ነው። ስለዚህ ዛሬ ደግሞ በአዲስ ምዕራፍ በአዲስ ርዕስ ጉዳዮች ላይ አዳዲስ ሀሳቦችን ይዤ መጥቻለሁ። ስለዚህ ሁላችንም ብያላችሁበት ሰላም እንደሆናችሁ እርግጠኛ ነኝ። ስለዚህ መጀመሪያ ይህንን ሀሳብ ከማውራት በፊት አንዳንድ ግንዛቤ ማስጨበጢያ ነገሮችን ሰጥቼ ማለፍ እፈልጋለሁ። ይህንን ሀሳብ በማወራበት ጊዜ የማነሳው ንግግር ወይም የምናገራቸው ነገር ቀጥታ የራሴ የሆኑ ነገር ግን ከማንም መጽሐፍ ያልተነበቡ ማንም ሲናገር ያልሰማኋቸው መሆናቸው ለሚነሱ ጥያቄዎችና እና ግራ መጋባቶች ወይም ውዝግቦች እኔው በራሴ የመጀመሪያም የመጨረሽያም ጥያቄ እንደመሆንና ከእኔ ጋር ማንም አብሮ ጥያቄ እንደማይሆን ማሳሰብ እፈልጋለሁ ማለት ነው። ስለዚህ እኔን ነው የሚመለከተኝ እኔው ራሴ እጠይቃለሁ እኔው ራሴ ምላሽ እሰጣለሁ ማለት ነው። ይሄንን እንድታውቁልኝ እፈልጋለሁ። ከዛ ባለፈ ወደ ሀሳቤ በምገባበት ጊዜ እንግዲህ ርዕሱ በጣም ከፍት የሆነ ብዙ ሊወራበት ብዙ ሀሳብ ብዙ አስተያየት ሊሰጥበት የሚችል ሀሳብ መሆኑን ትንሽ ከሰአት ጋር እንትኖች ሊፈጠሩ ትንሽ መጣደፉስ ምናምን ሊፈጠሩ ይችላሉ። በተቻለ መጠን ሀሳቤን ግጥምጥም አድርጌ ምንም አይነት ክፍተት ሳይኖረው ቅጂ ለማድረግ እሞክራለሁ። ነገር ግን ምናልባት ያሉበት አካባቢ ትንሽ ነፋሳማ ስለሆነ ምናልባት ድምጽም ምናምን ሊገባ የሚል ይችላል የሚል ስጋት አለኝ። ነገር ግን እንደምንም ብዬ የራሴን ድምጽ ብቻ ያስገባሁት ለመቅዳት እሞክራለሁ። ወደ ሀሳቤ በሚመጣበት ጊዜ ጥያቄው ምንድነው? የሚለኝ ወይም ርዕሰ ጉዳዩ መዘመር ትወዳለህ ነው የሚለኝ ማለት ነው። ነገር ግን እንትኑን በምመለከትበት ጊዜ አዎ ወይም አይ ነው መልሱ የሚሆነው በጣም የአራት ጥቂቃ ንግግር አይደለም። ሃያ ሰከንድ ለራሱ አይወራበትም እንትኑ ማለት ነው በጣም አጭር ነች ወይም አዎ ወይም አይንም የሆነው ወይም ጥያቄውን እንደማስተካከያነት ታስቦበት ቢቀርብ ወይም ደግሞ ለምሳሌ አሁን መዘመር ትወዳለህ ብቻ ከሚሆን መዘመር ትወዳለህ ጥያቄው ሆኖ እያለ ነገር ግን አዎ ከሆነ ምክንያት አይም ከሆነ ምክንያቶች ቢገቡበት እና አለ አይደል ሀሳብ አመንጭ የሚሆነው ነገሮች ለምሳሌ አምስት ደቂቃ ንግግር ሊደረግባቸው የሚሉ ጥያቄዎች መጠየቆች ቢካተቱበት የሚል አስተያየት መለገስ እፈልጋለሁ። ስለዚህ ከዛ ባለፈ እንግዲህ ያም ሆነ ይህ ዋናው ኢላማዬ የአምስት ደቂቃ ንግግር ማድረግ ነው። ስለዚህ የአምስት ደቂቃ ንግግር አድርጌ ነው ይሄንን እንትን ክፍለ ጊዜ የምቋጨው ማለት ነው። ስለዚህ ወደ ዋናው ሀሳቤ ስመጣ መዘመር ትወዳለህ የሚለኝ እና መዘመር የሚለው ቃል መጀመሪያ መዝሙር የሚለው ቃል ቃሉ ራሱ የሃይማኖታዊ ቃል ነው ብዬ ነው የማስበው ምክንያቱም። ዘፈን ቢሆን ኖሮ መዝሙር አይደለም ማለት ነው ስለዚህ ቃሉ ራሱ ሀይማኖታዊኖታል ቃል ነው። መዘመር ትወዳለህ? ወደሚለው ጥያቄ ወደ ዋናው ሀሳብ ስመጣ አዎ እወዳለሁ። ምክንያት ካላችሁኝ ምክንያቴ ምንድነው? ሲባል እንግዲህ ክርስቲያንን መዘመሪያ በክርስትና እምነት ውስጥ መዘመር እኛ ስለመዘመር ያለን አስተምህሮ ወይም ስለመዘመር ያለን እሳቤ አለ እኛ ራሳችንን የምናስበው ሀሳብ አለ። ስንዘምር ጀስት እያመለከን ነው አንድመዘመር የአምልኮ አካል ነው ብለን ስለምናስብ ማለት ነው እንዘምራለን። ስለዚህ መዘመር ሁላ በቃ ከህይወታችን ጋር የተቆራኘ ነገር ነው ስለዚህ ሳይዘምሩ መኖር ሳይዘምሩ መዋል ማደረም ትንሽ ይከብዳል ማለት ነው። እና በዚህ ሰዓት ሃይማኖታዊ ከሃይማኖታዊ ትምህርቶቻችን ውስጥ በጣም ሁላችንም ቅድም የተረዳነው ልጅ ያለን ግንዛቤ የጨበጥንበት ርዕሰ ጉዳይ ነው ብዬ አስባለሁ። ስለዚህ ስለመዘመር ማለት ነው እና መዘመር ትወዳለህ? ወይ ለሚለው ጥያቄ መልሴ በአጭሩ አዎ ነው የሚሆነው። ምክንያት ካላችሁኝ ደግሞ እንግዲህ ሃይማኖታዊ ጥያቄ ነው ጥያቄው ብያችኋለሁ ለመጀመሪያ ስለዚህ የወደድኩበት ወይም መዘመር እወዳለሁ ያልኩበት ምክንያት። እንግዲህ መዘመር ወይም ስዘመር ጀስት እያመለኩት ነው ወይም የአንድ ያመለኩ አካል ነው ብዬ ስለማስብ እያመለኩት ነው ብዬ ስለማስብ። መዘመር አዘወትራለሁ ስለዚህ አምልኮ ማለት ደግሞ ፈጣሪን ማመስገን ፈጣሪን ለፈጣሪ እውቅና መስጠት ፈጣሪ ፈጣሪ ስለመሆኑ ወይም ፈጣሪ ሁሉን ቻይ ስለመሆኑ እውቅና መስጠት ለምሳሌ። በመዝሙር ሰው ፈጣሪ ማመስገን ይችላል በመዝሙር ሰው ንስሃ መግባት ይችላል በመዝሙር የተለያዩ ነገሮችን በቃ ስለ ፈጣሪ የሚናገሩ በጣም የተለያዩ ልዩ መዝሙሮች አሉ። ለምሳሌ የፈጣሪ ትልቅ እንደሆነ ፈጣሪ ሁሉን ቻይ እንደሆነ ፈጣሪ ከጥንት የነበረ እንደሆነ የሚናገሩ እጅግ በጣም ብዙ መዝሙሮች አሉ። ስለዚህ እነዛን መዝሙሮች በምንዘምርበት ጊዜ ለፈጣሪ እውቅና የሰጠን ማለት ነው። በርግጥ እውቅና ሰጠነውም አልሰጠነውም ፈጣሪ መጀመሪያም ያለኝ ነበረ የሚኖር አምላክ ስለሆነ ከእኛ ምን አይፈልግም ግን እውቅና መስጠታችን ለኛው ለህይወታችን ነው ተመልሶ ጥቅሙ የሚሆነው ማለት ነው። ስለዚህ መዘምር በምንዘምርበት ጊዜ በምንዘምርበት በምናዜምበት ጊዜ ለፈጣሪ እውቅና ስንሰጥ በዛ በተመሳሳይ ሁኔታ ራሳችንን እንጠቅመዋለን

ሰላም ሰላም እንዴት ናችሁ? እንደምን ቆያችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ። በዚህኛውም በአራት መቶ ምናምን እኛ የድምጽ ግጂ ተመልሼ መጥቻለሁ። ስለዚህ ይህንን የድምጽ ቅጂ በማድረግበት ጊዜ አብዛኞቹ የድምጽ ቅጂዎች ገና በመመርመሩ ወይም በመጣራት ሊያደርግ ያሉት። እና አብዝኞቹ ማለት ለምሳሌ ወደ አራት መቶ፣ ከአራት መቶ በቃ ወደ ሶስት መቶ፣ ሁለት፣ ከሶስት ሞቶ በላይ የሆኑ ድምጾቼ ተቀባይነት ያግኙ አያግኙም ምንም መረጃ የለኝም እስካሁን ድረስ። ምክንያቱ ሲባል በጣም እጥር ያሉ ናቸው። በቃ አለ አይደለም ለምሳሌ በጣም በዛ ከተባለ ሰላሳ አምስት፣ ሰላሳ ምናምን ሰከንድ ናቸው። እና ከሃያ ሰከንድ የሚበልጡ፣ ከአርባ ሰከንድ የሚያንሱ ናቸው አብዛኞቹ ማለት በአማካይ ድምጽ ቅጂዎቼ። ስለዚህ ያ ደግሞ ተቀባይነት የማግኘት እድሉን ያጥበው፣ ያጥብበው አያጥብበው አላውቅም። ነገር ግን ትንሽ ዘግይቶብኛል፣ ስጋት አጥብቶብኛል ውስጤ ላይ ማለት ነው። ስለዚህ ይቀበሉታል፣ ወይም ተቀባይነት አገኛለሁ የሚል ተስፋ አለኝ፣ ባለሙሉ ተስፋ ነኝ። ነገር ግን ያም በእንደዛ እያለ ደግሞ ተቀባይነት ያገኘሁ ድምጽ ቅጆች አሉኝ። አሁን ወደ ሁለት ሰዓት ከሃምሳ ምናምን ደቂቃ፣ ከሃምሳ ሶስት ምናምን ደቂቃ ነው ያለውት። ስለዚህ ከትንሽ ደቂቃ በኋላ ወደ ሶስት ሰዓት የድምጽ ቅጂ ምናምን ይኖረኛል ብዬ አስባለሁ። ስለዚህ ያን በእንደዛ እያለ እንግዲህ የራሴን ድምጽ ቅጂ አደርጋለሁ። ስለዚህ ምንድነው አሁን ይሄ ላይ ማስቀመጡ ሀሳብ? ጥያቄው ምንድነው የሚለኝ? ሰዎችን እንዴት ታስተዋውቃለህ? ነው የሚለኝ ማለት ነው። ስለዚህ ሰዎችን ማስተዋወቅ ሲባል ወይም ስለ ሰዎችን ስለ ማስተዋወቅ ስናወራ ስለ ምን እያወራን ነው? ወይም ሰዎችን ማስተዋወቅ ማለት ምን ማለት ነው? ያን ያስ ለምን ይጠቅማል? አስፈላጊነት ውስጥ ምንድነው? ከኔ ህይወት ወይም ከራሴ ምልከታ አንፃር ምንድነው የማስበው ሀሳብ? የሚለውን አጠር አጠር አድርጌ ከጊዜው ለመሄድ አስቀምጣለሁ ማለት ነው። ስለዚህ ሰው ማስተዋወቅ ማለት መጀመሪያ ማይተዋወቁ፣ መጀመሪያ በህይወት ገጠመኝ ያልተገናኙ ሰዎችን ማስተዋወቅ፣ ማገናኘት፣ እንዲተዋወቁ ማድረግ ማለት ነው። እሱ ራሱ ራሱን የቻለ ሌላ ትልቅ የህይወት ገጠመኝ ነው ብዬ አስባለሁ። ስለዚህ በዛ መልክ ያልተገናኙ የማይዋወቁ ምንም አይነት ግንኙነት ከዛ በፊት ያልነበራቸውን ሰዎች እንዲተዋወቁ ማድረግ ማለት ነው። ስለዚህ ያ ነገር ደግሞ እኔ እስካሁን ድረስ ባለኝ ህይወት ተሞክሮ ወይም እስካሁን ድረስ ባለኝ ገጠመኝ እንደዚህ አይነት ነገር ተለማምጄ አላውቅም። ሰው ከሰው ጋር ምንም አስተዋውቄ አላውቅም ማለት ሳይሆን ግን አስተዋውቃለሁ። ሳስተዋውቅ እንዴት ነው የማደርገው? ያው ቀለል አድርጌ ይሄ ጓደኛዬ ነው። እንትና፣ እንትና ያባላል። ከዚህ፣ ከዚህ ነው የመጣው። የዚህ፣ የዚህ አይነት ሰው ነው። ስለዚህ ከዛ ባለፈ ደግሞ በጥልቀት ገብቼ እንደዚህ፣ እንደዚህ ምናምን ብዬ ለመናገር ያለሁበት ሁኔታም አይፈቅድም። ለምሳሌ አሁን እንደዚህ ስለ ስራው፣ ስለ ትዳር ሁኔታው ምናምን እንዳላወራ ያገባ ምናምን የወለደ ጓደኛ የለኝም። በዚህን ሰዓት ሁላችንም ወጣቶች ነን፣ ሀያዎቹ አካባቢ ያለን ሰዎች ስለሆንን ሌላ ተጨማሪ የሆነ ህይወት እንትን የለንም ገጠመኞች የሉንም። ስለዚህ አጠር ባለ ሁኔታ የትምህርት ደረጃችንን ደግሞ ስማችንን ምናምን ነው እድሜም አስፈላጊው ነው ብዬ አላስብም። ስለዚህ እነዛ፣ እነዛ እጥር ምጥን ያሉ ነገሮችን ብቻ ነው የማወራው ማለት ነው ስለዚህ በማስተዋውቅበት ጊዜ። ስለዚህ የማስተዋውቀው ለምሳሌ አስፈላጊነቱን ምንድነው ብለህ ታስባለህ? በርግጥ ጥያቄው ሲመጣ መዘመሪያ አዎ አይ ነው ጥያቄው መልሱም የሆነ ማለት ነው ለጥያቄው መልሱም የሆነ አዎ ወይም አይ ነው። እና በድጋሚ እዚህ ጋር ሀሳብ አስቀምጭ ማለፍ እፈልጋለሁ። አንድ አስተያየት አስቀምጭ ማለፍ እፈልጋለሁ። ምንድነው?

ሰላም እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሁሉም በያላችሁበት ሰላም እንደሆነና በጥሩ ሁኔታ እየሄደ እንደሆነ ባለሙሉ ተስፋ ነኝ። እንግዲህ ትላንት ማታ የሁለት ሰዓት ከአስራ ስምንት ምናምን ደቂቃ የድምጽ ቅጂ ሂደት ነበረኝ ስለዚህ ከዛ የሁለት ሰዓት አስራ ስምንት ደቂቃ ምናምን የድምጽ ቅጂ በኋላ ትንሽ ሰአቱም ገፍቶብኝ ምናምን ስለነበረ እና ስልኬን ባትሪ ሊዘጋ ስለነበረ ወደ ቤቴ በመግባት ለመተኛት ተገድጃለሁ ማለት ነው። ስለዚህ በዛሬውም ክፍለ ጊዜ እንደገና በአዲስ ርዕሰ ጉዳይ በአዲስ የቅድ የድምጽ ቅጂ ፕሮግራም ተመልሸ መጥቻለሁ ማለት ነው። ስለዚህ ከዚህ በኋላ በሚኖረኝ ጥቂት ደቂቃ ዎች ውስጥ የራሴን ድምጽ ለማስቀመጥ እሞክራለሁ። ስለዚህ ከዚህ ጋር ተያይዞ መጀመሪያ አንዳንድ ግንዛቤ ማስጨበጫ ነገሮችን ጥዬ ማለፍ እፈልጋለሁ ምንድነው? የማወራችሁ ነገሮች የማነሳቸው ሀሳቦች ቀጥታ የራሴና የራሴ ብቻ ስለሆኑ ሌላ አብሮ የሚጠየቁ ወይም ተጠያቂ የሚሆን ነገር የለም ለሚነሱ ጥያቄዎች መወዛገቦች ግራ መጋባቶች እንዳለ ሀላፊነቱን የምወስደው ራሴው ነኝ ማለት ነው። ምንም እንኳን የሚነሱ ሀሳቦች ተራ ሀሳቦች ቀለል ሀሳቦች ቢሆኑም ነገር ግን ምናልባት ይህ በሚደመጥበት ጊዜ ሌላ ውዝግብ ከፈጠረ በዚህ አማካኝነት ራሴ የሆነች ጥያቄ ሙሉ ሀላፊነቱን ቀድሜ እወስዳለሁ ምክንያቱም ይህንን እንትን ሀላፊነት ወስጄ ስለገባሁት ማለት ነው። ስለዚህ ያ ነገር ግን ግንዛቤ ውስጥ እንዲገባልኝ እፈልጋለሁ ማለት ነው። ስለዚህ ቀጥዬ ወደ ወዳለው ወደ ድምጽ ቅጂ በምገባበት ጊዜ ምንድነው ርዕሰ ጉዳይ የሚሆነው የምታስታውሰው ጥሩ መምህር አለህ ወይ ነው ማለት ነው? ስለዚህ ስለ መምህር ስናወራ እንግዲህ መምህራን በህይወታችን ውስጥ ከልጅነታችን አንስቶ በጣም ትልቅ ትልቅ አሻራ ጥለው ከሚያልፉ አካላት መካከል ቅድሚያ ተጠቃሾቹ ናቸው። እንግዲህ አንድ ልጅ ከተወለደ በኋላ እሱ በሚያድግበት ጊዜ ለዛ ልጅ ወደፊት ተስፋ በጣም ትልቁን አሻራ የሚያስቀምጡት ወይም ትልቁን ድርሻ የሚወጡት በመጀመሪያ ላይ ቤተሰብ ሲሆኑ ከዛ ቀጥሎ ደግሞ መምህራን ናቸው ማለት ነው። ስለዚህ የቤተሰብ መጀመሪያ ለልጁ ጥሩ የሆነ መሰረት በማስያዝ ጥሩ የሆነ ጅማሮዎችን በመተው ለመምህራን አሳልፎ ልጆቻቸውን ይሰጣሉ። ስለዚህ ለ ወደ መምህራን በሚጠጉበት ጊዜ መምህራን ደግሞ በስነምግባር በማነጽ በተለያዩ የቀለም ትምህርቶች ጥሩ ጥሩ የሆነ እንደ ጥሩ የሆነ መረዳቶችን እንዲይዙና ጥሩ የሆነ እንትን እንዲኖራቸው በጣም የበኩላቸውን ድርሻ ይወጣሉ ብዬ አስባለሁ። ስለዚህ ከዛ ጋር ተያይዞ መምህራን በጣም ትልቅ ሚና ይጫወታሉ ብዬ አስባለሁ በልጆች ህይወት ውስጥ ማለት ነው። እና እኔም በግሌ እንግዲህ ቤተሰብ በጣም ጥሩ የሆነ እንትን መግቦት የእውቀት መግቦት ወጣ መረዳት ምናምን ልጅ እያለው ሰጥቶኛል ብዬ አላስብም። ነገር ግን ብቻ አለ አይደል ይሄ በከፊሉ ካልተማረ ቤተሰብም ስለመጣሁት ልጅ እያለሁት እንግዲህ ከበላ ከጠጣ ይበቃል የሚል አይነት እንትን መረዳት ነበር የነበራቸው ማለት ነው። ስለዚህ ለብሼ ከተገኘው በልቼ ከተገኘው በሰላም ከዋልኩት ምናምን ነገር ከዚያ ያለፈ ምንም እልፍ ያለ ምልከታ አልነበራቸውም ቤተሰቦቼ ማለት ነው። ስለዚህ ያኔ እኔ ጭንቅላቴ እንደሚያስፈልገኝ በምን አይነት ስነምግባር ማደግ እንዳለብኝ ብዙም መረዳት ውስጥ ለሌላቸው ያኔ አላሳሰባቸውም ማለት ነው። በዛ ሁኔታ እያለሁት እንግዲህ መማር ግድ ስለሆነብኝ ያለምንም እውቀት ያለምንም ቅድመ ሁኔታ ወዴት መጣሁት ወደ ትምህርት ቤት መጣሁት ማለት ነው። ስለዚህ መጥቼ ወደ መምህራን እጅ ነው የገባሁት ወደ መምህራን እጅ በምገባበት ጊዜ መምህራን ተቀብለውኝ እንግዲህ በሚያስተምሩኝ ጊዜ ምንም አይነት ለትምህርት ምንም አይነት ከነ ዝንባሌ አልነበረኝም ምንም አይነት ዝንባሌ የሌለኝ ነገር ግን ዝም ብዬ ትምህርት ቤት የምውል አይነት ሰው ነበርኩኝ ማለት ነው። ስለዚህ በቃ በአጠቃላይ ወደ ስድስት ሰባት ስምንት እስከ ዘጠነኛ ክፍል ምናምን ድረስ ባለው ሁኔታዬ እንደዛ ነው ያለፈው። ስለዚህ ነገር ግን እያደኩ በምሄድበት ጊዜ ሁኔታዎችን ስመለከት ጓደኞችን ስመለከት ጓደኞቼ ከእኔ በተቃራኒ ሁኔታ ነበር ያደጉት እና ጥሩ የሆነ ለትምህርት ግንዛቤ ያላቸው ጥሩ የሆነ ህይወት ተሞክሮ ያላቸው ስለሆኑ ጓደኞቼ የኔን ህይወት በጣም ተጽዕኖ አድርገውበታል ተጽዕኖ አሳድሮበታል ብዬ አስባለሁ። ስለዚህ ከዛ በመነሳት ነው እኔ ወደዚህኛው የህይወት ተሞክሮ ልመጣ የቻልኩት ወደዚህኛው ልደርስ የቻልኩት ማለት ነው ስለዚህ ይህንን በማወራበት ጊዜ እኔ ከጓደኞቼ በጣም ትልቅ የሆነ እንትን አሻራ አርፎብኛል። ስለዚህ ስለ መምህራን ብቻ አይደለም የማወራው ማለት ነው። ስለራሴ የህይወት ተሞክሮ በማወራበት ጊዜ በተመሳሳይ ሁኔታ ጓደኞቼም መምህራኔም ቤተሰብም ትልቅ ሚና በህይወቴ ላይ አላቸው። ስለዚህ ለዛ ለዛ ደግሞ መምህራንም አሁን ይሄ ማለት ደግሞ መምህራን ምንም አይነት እንትን ሚና አልተጫወቱም ህይወቴ ላይ ማለት አይደለም ልክ ከጓደኞቼ ጋር የነበረኝ ጊዜ ለትምህርት ያለኝን ግንዛቤ ከለወጠው በኋላ ጓደኞቼን በጣም እንደዚህ አይነት ተጽዕኖ ካሳደሩብኝ በኋላ መምህራንን በደንብ ማድመጥ መስማት መከታተል ጄመርኩ ማለት ነው። ስለዚህ ያው ለምሳሌ ይሄ የኪሚስትሪ መምህሬ በጣም እጅግ የምወደው ሀብታሙ ይባላል በጣም የምወደው እስካሁን ድረስ የማረሳው አስተማሪ ነው ማለት ነው። ስለዚህ ዞሮ ዞሮ ነው እኔም መጥቼ አሁን እንደዚህ አይነት ተዛማጅ የሆነ ነገር ነው የማጠናው ያ ደግሞ በጣም ትልቅ እድል ነው ብዬ አስባለሁ አስተማሪውን ተመልሶ በሚያገኝን ጊዜ ጥሩ የሆነን ስኬት ነው ለሱም ብዬ ነው የማስበው። ስለዚህ በእንደዚህ አይነት እንትን ውስጥ ነው ያለውት ማለት ነው። እስካሁን ድረስ እና ደግሞ ሌላ በጣም የማስታውሰው ልዩ የሆነ ህይወት ተሞክሮ ከዚህ ጋር ተያይዞኝልኝ ስለዚህ በዚህኛው ድረስ ጉዳይ ላይ ለኝ የድምጽ ቅጂ ይሄን ይመስላል ጨርሻለሁ አመሰግናለሁ

ሰላም እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሁላችሁም ብያላችሁበት ጤናችሁ ብዝት ይበልልኝ። እንግዲህ በትላንትናው ምሽት ወደ ሁለት ሰዓት ከአሥራ ስምንት ምናምን ደቂቃ የድምጽ ቅጂ ነበረኝ ስለዚህ ያ ማለት ደግሞ በአጠቃላይ ወደ አራት መቶ ምናምን የሚጠጉ የድምጽ ቅጂዎች ነበሩኝ ከነዛ ወደ ሶስት መቶ ምናምኖቹ አጠቃላይ ወደ ሰባ አምስት ምናምን መቶኛው እሚሆነው ተቀባይነት አላገኝም እስካሁን ድረስ ገና በመጣራት ወይም የተጠና የተደመጠ ነው ያለው ማለት ነው ስለዚህ ምክንያቱ ደግሞ የዘገየበት ምክንያት ብዬ ራሴ ማስበው ምንድነው የድምጽ ቅጂዎቹ በጣም ከሚባለው በላይ አጫጭር ናቸው ያ ማለት ወደ ሰላሳ ሰከንድ ናቸው በቃ ትልቁ ረዥም ብዬ የቀዳሁት የድምጽ ቅጂ ሰላሳ አርባ ሰከንድ ምናምን ነው ስለዚህ ልክ ሃያ ሁለት ሃያ ሶስት ስል ነበር የፈጠነ እየገባሁትን ማቆሙ ማለት ነው ስለዚህ ያ ለድምጽ ቅጂዎቼ መዘግየት ምክንያት ሆኗል ብዬ ነው የማስበው ማለት ነው። ዘገየ ማለት ደግሞ ይሄ ወደቀ ወይም በቃ የተጣለ ማለት አይደለም እስካሁን ድረስ የተደመጠኝ ያለው ማለት ነው እና ምንም እንኳን ቅድሚያ ሚሰጣቸው ድምጾች እነዛ አራት ደቂቃ ከምናምን የሆኑት የሆናቸው ቢሆኑ እነዛ አጫጭር የድምጽ ቅጂዎቼ ደግሞ እስካሁን ድረስ እየተጠኑ ወይም እየተደመጡ ነው ያሉት ማለት ነው እና ተቀባይነት አገኛለሁ ብዬ ባለሙሉ ተስፋ ነኝ። ያም በእንደዛ እያለ ደግሞ ወደ ሁለት ሰዓት ከሃምሳ አምስት ምናምን ደቂቃ የድምጽ ቅጂ አድርጊያለሁ ስለዚህ ይሄ ደግሞ ተቀባይነት ያገኘው የተለካልኝ ተደምጦ ምናልባት ለእንትኖቹ ይሄ ለሚያደምጡት ለሁለተኛ ዞር ጥናት ያለፈውን ስለሆነ በጣም በራሴ ደስተኛ ነኝ ማለት ነው። ስለዚህ ያንን ተመርኩዜ ነው የድምጽ ቅጂዎቼን ማደርገው እና ከዛ ጋር ተያይዞ ሌላ ግንዛቤ ውስጥ እንዲገባልኝ የምፈልገው ነገር እንዲታውቅልኝ ምፈልገውን ነገር አለ እዚህ ጋር መጀመሪያ ሀሳቡ ላይ ከማውራቴ በፊት እንድታውቁልኝ ምፈልገው ማለት ነው እስካሁን ድረስ ባደረኳቸው የድምጽ ቅጂዎቼ መካከል እንድታውቁልኝ ምፈልገው ነገር ሀሳቦች ወይም ንግግሮቼ ቀጥታ ከራሴ ያገኘዋቸው ወይም ደግሞ ይሄ አለ አይደል የራሴን የህይወት ተሞክሮዎችን ነው ያከፈልኩት ስለዚህ ያ ደግሞ ለሚነሱ ጥያቄዎች ለሚነሱ ግራ መጋባቶች ለሚነሱ ውዝግቦች ተጠያቂው ሌላ ማንም አይሆንም ራሴው የዚህ ድምጽ ግጂ ባለቤት ራሴው ነኝ የምሆነው ማለት ነው። ስለዚህ ምናልባት ምንም እንኳን እንትኖቹ የማነሳቸው ሀሳቦች ተራ ሀሳቦች ዝም ብሎ ተፈጥሮአዊ ድምጽ ይህንን ፈልገው እንትን የሚሉም ስለሆኑ ምናልባት ቢሆኑም ያ ማለት ደግሞ ምናልባት በሚደመጥበት ጊዜ ለየት ያለ ነገር አውርቼ ጥያቄ ፈጥሬ ምናምን ከሆነ በምታደምጡበት ጊዜ ጥያቄዎቹን ቅጥታ ከእኔ ጋር እንድታገናኟቸው እና ወደ እኔ እንድትልኳቸው ማሳሰብ እፈልጋለሁ ማለት ነው። ስለዚህ ከዛ ጋር አልፌ ደግሞ በዛም ሆኜ በዚህ ግን ዋናው ኢላማዬ ሀሳቤ ምንድነው የአራት ደቂቃ ከሰላሳ ወይም ከአርባ ምናምን የሆነ እንትን የድምጽ ቅጂ ማድረግ ነው ማለት ነው ስለዚህ ያንንም ደግሞ ለማድረግ የተለያዩ ሀሳቦችን ከመሃል ከመሃል እነካካለሁ ምክንያቱም ለምንድነው ሲባል የሚሰጠው ሀሳብ አዎ ወይም አይ ነው መልሱ የሚሆነው ያ ደግሞ አይደለም አራት ደቂቃ አራት ሰከንድ አይፈጅም በአራት ሰከንድ የሚያልቅ ምናምን ነገር ነው ስለዚህ አራት ደቂቃ ለማውራት የግድ የራሴ ተጨማሪ ሀሳቦችን መጠቀም አለብኝ ከዛም ከዚህም እያልኩት በጣም የተለያዩ ነገሮችን ምነካካት አለብኝ ምክንያቱም ይታወቃል ሀሳቡ ሲነሳ ራሱ አዎ ወይም አይ ነው መልሱ ሚሆነው ለዛ ደግሞ ምንም አይደለም አራት አራት አራት ደቂቃ አራት ሰከንድ ራሱ በጣም እጅግ ብዙ ነው የሚሆነው ስለዚህ እንግዲህ የሚነሱ ሀሳቦች ከዛ በጣም ሰፋ ያለና ብዙ ነገሮችን የሚዳሰሱባቸው ነው ሚሆነው ማለት ነው። ስለዚህ ያሉበት አካባቢ የትንሽ ጩኸት ምናምን ስላለው ምናልባት ይሄ ድምጽ ቅጂዬ ተቀባይነት ላላገኝ ይችላል። በጣም ውስጤ እየሰጋ ነው ያለው ማለት ነው። ስለዚህ ወደ ዋናው ሀሳቤ በምገባበት ጊዜ እሳት ማንደድ ትችላለህ የሚል ጥያቄ ነው የቀረበልኝ መጀመሪያ እሳት ለማንደድ ወይም ስለራሴ ችሎታ ከመዋራት በፊት ትንሽ ጥቂት ታሪካዊ ዳራዎችን ለመዳሰስ ልሞከር መጀመሪያ እንግዲህ እንደምናውቀው ከዚህ በፊት ወደ ሶስት አራት ጊዜ ተዛማጅ የሆነ ርዕሰ ጉዳይ መጥቶልኝ ለማውራት ሞክሬያለሁ ያ ምንድነው ለምሳሌ እሳት እንዴት ነው ሚፈጠረው? የሚል ጥያቄ መጥቶልኝ ነበር። ደግሞ እሳት እንዴት ነው ምታነደው ምናምን የሚል ጥያቄ መጥቶልኝ ነበር። በአሁኑ ላይ ግን እሳት ማንደድ ትችላለህ የሚል ጥያቄ ነው የመጣልኝ ማለት ነው ስለዚህ ከዚህ በፊት በነበረኝ የድምጽ ቅጂ ላይ ምንድነው ለማውራት የሞከርኩት እሳት እንግዲህ በቀደሙ የአባቶቻችን ምናምን ጊዜ በተለያየ ነገር ይፈጠር ነበር። ለምሳሌ ይሄ የድንጋይ ዘመን በሚባልበት ጊዜ አበቶቻችን ድንጋይ ከድንጋይ ጋር በማፍዋጨት በማጋጨት በጣም ከፍተኛ የሆነ ሙቀት በመፍጠር እሳቴን ያገኙ ነበር ከዛ በኋላ ደግሞ ልክ እያደጉ በሚመጡበት ጊዜ የማሰብ አድማሳቸው እየሰፋ በሚመጣበት ጊዜ እንጨትን ከእንጨት ጋር በመፈተግም እሳትን ይፈጥሩ ነበር እሳትን ያገኙ ነበር ከዛ በኋላ ደግሞ እንግዲህ ባለበት ሚቀር ነገር የለም ሰው ያድጋል ሀሳቡ ይሰፋል ይለወጣል ስለዚህ ከዛ በኋላ ደግሞ ምን ተገኘ ክብሪት መጣ ማለት ነው ስለዚህ ከክብሪት በኋላ ደግሞ አሁን በጣም በመራቀቅ ምንም ሳያስፈልግ በመብራቱ ሀይል ብቻ በመጠቀም ሙቀትን በማምረት እሳትን ማግኝት ተችሏል ማለት ነው ስለዚህ ያም ስለሆነ ምንም ክህሎት እማይጠይቅ ነገር ነው። እሳት ማንደድ ትችላለህ ለሚለው ጥያቄ መልሴ በአጭሩ አዎ ነው ሚሆነው አመሰግናለሁ ጨርሻለሁ ማለት ነው ስለዚህ በቀጣዩ የድምጽ ቅጂ እስክንገናኝ ድረስ መልካም ቆይታ ጨርሻለሁ አመሰግናለሁ።

የስራ ቦታ የደህንነት እንዴት ነው? የስራ ቦታ ደህንነት እንዴት ነው የሚል ጥያቄ ነው የተሰጠኝ የሚል ድረስ ጉዳይ ነው የተሰጠኝ። ስራም እንዴት ናችሁ? እኔ በጣም ደና ነኝ እግዚአብሔር ይመስገን እንግዲህ ዛሬ በጣም ጥሩ የሆነ የድምጽ ቅጂ። ክፍለ ጊዜ እያሳለፍን እንዳለን አስባለሁ ስለዚህ እስካሁን ድረስ ባለው የአንድ ሰዓት ከምናምን ቅጂ ዛሬ ብቻ ለማድረግ ችያለሁ ማለት ነው። ስለዚህ ትላንት ማታ ከነበረኝ የድምጽ ቅጂ ይሄ ሌላኛው ምዕራፍ ነው። ስለዚህ በዚህ ሰዓትም እንደገና ልገናኝ በመቻሌ በሌላ የድምጽ ቅጂ ክፍለ ጊዜ ልገናኝ በመቻሌ ላይ የተሰማኝ ደስታ በጣም ከፍተኛ መሆኑን መጀመሪያ ማሳሰብ እፈልጋለሁ። ስለዚህ በዚህ ስራ ከእናንተ ጋር መሳተፌ በራሱ ሌላ እራሱን የቻለ እድል ይዞልኝ በመምጣቱ ሌላ የተሰማኝ ደስታ ወደር የለውም ማለት ነው። ስለዚህ ወደዚህኛው ወደ ዋናው ሀሳብ ከመግባቴ በፊት አንዳንድ ግንዛቤ ማስጨበጫ የሆኑ ነገሮችን ልናገርና ከዛ ቀጥዬ ወደ ዋናው ሀሳብ እገባለሁ። ምንድነው? ይህንን ርዕሰ ጉዳይ ወይም በዚህ በሚቀመጡ የርዕሰ ጉዳዮች ላይ ተመርኩዤ የማውራቸው ሀሳቦችን የምሰጣቸው የግል ማልከታዎቼ። ከእኔ ከራሴ ብቻ የተወሰዱ ስለሆኑ ማለትም ከየትኛውም መጽሐፍ አንብቤ ያመጣሁት ወይም ከየትኛውም ሰው ሲናገር ስምቼ ምናገረው ምናምን ነገር ስላይደለ። በሚነሱ መውዛገቦችን በሚነሱ ግራ መጋባቶች በአጠቃላይ ተጠያቂው እኔው ራሴ ብቻ ነኝ የምሆነው ማለት ነው። ስለዚህ ከዛ በመነሳት። ምናልባት ይሄንን የድምጽ ቅጂ በምታደምጡት ጊዜ ግራ መጋባት ውስጥ ከተፈጠሩ ወይም ደግሞ ጥያቄ ውስጥ ከተነሱ። ጥያቄው ወይም የጥያቄው ተደራሽ ባለቤት እኔ ነኝ የምሆነው ማለት ነው። ስለዚህ በቻልኩት መጠን ነገሮችን ግልጽ ለማድረግ እና ግራ ማያጋባ በሆነ መልኩ ለመናገር እሞክራለሁ። ስለዚህ ከዚህ በኋላ በሚኖረኝ የስራ ደህንነት ወይም የስራ ቦታ ደህንነት እንዴት ነው? በሚል ርዕሰ ጉዳይ የምናወራው ማለት ነው። ስለዚህ ርዕሰ ጉዳዩን በምመለከትበት ጊዜ በጣም ዝግ አይደለም በጣም የሚነጋገርበት ወይም ብዙ ሀሳቦች ሊነሱበት የሚችል መሆኑን ደስ የሚያሰኝ ነው ማለት ነው ስለዚህ። ያንን ተመርኩዤ የራሴን ነገር ለመልከታ የግል ሀሳብ ለማስቀመጥ እሞክራለሁ። ምንድነው? የሚለው ጥያቄው የስራ ቦታ ደህንነት እንዴት ነው ወይም የስራ ቦታ ደህንነቱ የተጠበቀ ነው ወይ ወይም ይሄ የደህንነት ስጋት የሚያድርበት ቦታ ነው ወይስ አይደለም እሚል ነው ማለት ነው። ስለዚህ አሁን ለምሳሌ በጣም በብዛት የሚታወቁ ወይም የደህንነት ስጋት የሚያድርባቸው ቦታዎች ወይም ስራ ቦታዎች ምንድን ናቸው? የሚሉን እንደ ምሳሌ ላንስና ደግሞ ወደ ራሴ መጥቼ ራሴን የግለ ወይም የህይወት ተሞክሮዬን አካፍላለሁ ማለት ነው። ለምሳሌ አሁን ትልልቅ እንትኖችን ማስሽነሮችን የሚያንቀሳቅሱት ትልልቅ ማስኖችን የሚያንቀሳቅሱ ሰዎች ለምሳሌ በጣም ትልቅ በሆነ ፋብሪካ ውስጥ የሚንቀሳቀሱ ሰዎች በጣም ትልቅ የሆነ የደህንነት ስጋት አለባቸው። ለምሳሌ የትንሽ ነገር ስህተት የትንሽ ነገር መበላሸት ትልቅ የሆነ የህይወት ከማጣት ድረስ ወይም የአካል ጉድለትን እስከማስከተል ድረስ ሊደርሱ ስለሚችሉ እዛ ጋር በጣም ትልቅ የሆነ ጥንቃቄን ማድረግ ይጠበቅባቸዋል። በጣም ትልልቅ የሆኑ ሰፋፊ ማሽኖችን የሚያንቀሳቅሱ ሰዎች ማለት ነው። እንደዛ እንደዛ ነገሮች ይጠበቅባቸዋል ከዛ ባለፈ ደግሞ ለምሳሌ ወታደሮቿ ወታደሮች በጣም ትልቅ የሆነ የደንነት ስጋት አለባቸው። ያ የደህንነት ስጋት ምንድነው ሲባል ህይወታቸውን ሰውተው ነው የገቡት በቃ መጀመሪያም ሲገቡ ራሳቸውን ለእንደዚህ ለእንደዚህ አይነት ነገር ሊከሰት ይችላል ስለዚህ ለዚያ ነገር ዝግጁ ነኝ ብለው ስለሚገቡ ለሚከሰተው ነገር ተጠያቂው ራሳቸው ናቸው የሚሆኑት ማለት ነው። ስለዚህ በእነዛ ቦታ ላይ በጣም ትልቅ የሆነ የደህንነት ስጋት ስለሚያድርባቸው እነዛ ሰዎች በጣም ጥንቃቄ ማድረግ ይጠበቅባቸዋል ለራሳቸው በጣም ትልቅ ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። ሌላኛው ለምሳሌ አሁን ትልልቅ መኪናዎችን የሚያንቀሳቅሱ ተሳቢ መኪናዎችን የሚያንቀሳቅሱ ድንበር ተሻጋሪዎች ድንበር ተሻጋሪ አሽከርካሪዎች ሰፊ የሆኑ የደህንነት ስጋት አለባቸው ወይም ይሄ የሚሄዱበት መንገድ ምናልባት የደህንነቱ የተጠበቀ ላይሆን ይችላል። ምናልባት መሃል በረሃ ላይ መኪናቸው ሊበላሽባቸው ይችላል። የተለያዩ ነገሮች ዘራፊዎች ሊገጥሟቸው ይችላሉ። መገጨቶች ሊፈጠሩ ይችላሉ። የተለያዩ ነገሮች በጣም አሳሳቢ ናቸው። ስለዚህ ከዛ ከዛ ጋር ተያይዞ በጣም ሰፊ የሆነ የሆነ የደህንነት ስጋት አለባቸው ማለት ነው። ከዛ ጋር ተያይዞኝ ለምሳሌ አሁን በጣም እሚጭኗቸው የጭነት እቃዎች በጣም ለምሳሌ አሁን ነዳጅ ዘይት ነዳጅ ዘይት የጫነ መኪናን በረሃ በሚያቆርጥበት ጊዜ በጣም ከፍተኛ ከሆነ ሙቀት የተነሳ እሳት ሊነሳበት ይችላል። ስለዚህ እንደዛ እንደዛ እና ሌሎችም እጅግ በርካታ የሆኑ የደህንነት ስጋት ያለባቸው ስራዎች እንደው ለምሳሌ መብራት ሀይል ስራ አሁን መብራት የመብራት ሀይል ስራ በጣም ያልተጠቀሰ ያልታወቀበት ነገር ግን ከባድ የሆነ የደህንነት ስጋት ያድርበትም የደህንነት ስጋት ያለበት ስራ ነው ብዬ አስባለሁ። ስለዚህ ሌሎችም በጣም እጅግ በርካታ ስራዎች አሉ የማዕድን ቁፋሮ በራሱ ራሱን የቻለ በጣም አድካሚ የደህንነት ስጋት ያለበት ስራ ነው። ወደ ራሴ በምመጣበት ጊዜ እኔ ለየት ያለ የደንህነት ስጋት አለ አይደለ? የደህንነት ጥያቄ ውስጥ የሚገባ ስራ ሌላ የለኝም። ተማሪ ነኝ በዚህ ሰዓት በትምህርት ነው ያለሁት ማለት ነው። ስለዚህ ከዚያ ያለፍ ሌላ የምሰራው ስራ ስለሌለኝ ልዩ የሆነ የደህነነት ስጋት አያድርብኝም ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው እስካሁን ድረስ ያለውት በሚቀጥለው ድምጽ ግጭት እስክንገናኝ ድረስ መልካም ቆይታ ጨርሻለሁ አመሰግናለሁ

ሰላም፣ ሰላም! እንዴት ናችሁ? እንደምን ቆያችሁ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ፣ ዛሬ ብቻ በጣም ጥሩ የሆነ እጅግ አስደሳች የሆነ የድምጽ ግጂ ክፍል ጊዜ ነበረኝ ጠዋትም ከሰአትም በጣም ጥሩ የሆነ የድምጽ ቅጂ ነበረኝ የሄኛው ዛሬ ሁለተኛ ክፍለ ጊዜ ነው። ለሁለተኛ ጊዜ ነው የድምጽ ቅጂ ለማድረግ ስመጣ፣ ማለት ነው። ስለዚህ በጣም ጥሩ የሆነ የሰዓት ጨማሪም እየተመለከትኩት እያስተዋልኩት ነው ያለሁት ስለዚህ ያ ደሞም ያ ሚበረታታ ወይም ራሴም በግሌ ይበልጥ እንድሰራ ይበልጥ የድምጽ ቅጂዎችን እንዳደርግ ይበልጥ እንድለፋበት እንድሰራበት የሚብረ የሚያበረታታ ነገር ሆኖ አግኝቼዋለሁ ስለዚህ ከዛ ባለፈ ወደ ዋናው ሀሳብ ከመምጣቴ በፊት የሬሰህ ጎዳዩ በሚመለከትበት ጊዜ ይሄ ንጽህናን የግል ንጽህናን ከመጠበቅ ጋር ተያይዞ የሚወራ አይነት ርዕሰ ጉዳይ ነው ምንድነው ሚለኝ ጥፍርህን ትቆርጣለህ ነው የሚለኝ ማለት ነው ስለዚህ እንትኑ ሀሳቡ ከፍት የሆነ ብዙ ሀሳብ ሊሰጥበት የሚችል የተፈለገውን ያህል ሊወራበት የሚችል ብቻ፣ ጊዜ ይፍቀድ እንጂ፣ ወይም ጊዜ የተፈቀደ ይሁን እንጂ፣ በጣም በሰፊል ሊወራበት የሚችል ሀሳብ መሆኑ ትንሽ ደስ የሚያሰኘው ነው ማለት ነው ስለዚህ ከዛ ባለፈ ምንድነው የግል ንጽህና ስል ለመጠበቅ ወይም የራስህን ንጽህና ስል ለመጠበቅ ይሄ ከልጅነታችን ጀምረን ስንማር ያደግነው፣ ወይም ስንሰማ ያደግነው፣ ነገር ነው። ማለት ነው በብዛት እዚህ ጋር የሚነሳውም፣ የሚወራውም ነገር፣ ብዬ የማስበው ምንድነው እሱ? የግል ንጽህና ስለ ግል ንጽህና ስናወራ ጠፈረን ስል መቁረጥ ብቻ አይደለም ምናወራው እና አሁን ይሄንን ጠቂ በምመለከትበት ጊዜ በርግጥ አሁን የጠፈረህን ትቆርጣለህ ተብሎ አንድ ሰው ቢጠየቅ መልሱ አጭር ነው ሚሆነው አዎ እቆርጣለሁ ወይም ደሞ አልቆርጥም ነው ሚሆነው ስለዚህ በጣም እነዚህ ናቸው በቃ እጥር ምጥን ያለ መልስ ነው ሚቀመጠው ነገር ግን ጥያቄው አስተያየት ቢደረግ ወይም መስተካከል ቢደረግበት የመስፋት ነገር ቢደረግበት ምክንያቶች ቢጠየቁበት ሌሎችም ነገሮች ቢካተቱበት ብዙ ሊወራበት ይችላል የአምስት ደቂቃ ንግግር ሊዘጋጅበትም ሊደረግበት ይችላል ብዬ አስባለሁ ከዛ ባለፈ ወደዚህኛው ሀሳብ ስመጣ ምንድነው ሚለኝ ጥፍርህን ስለመቁረጥ ወይም የግል ንጽህና አንድን ሰው ንጽህና ስለ መጠበቅ ነው ምናወራው ማለት ነው ስለዚህ ጥፍር መቁረጥ ብቻውን የአንድ ሰው የግል ንጽህና ጥበቃ ማረጋገጫ ሊሆን አይችልም ስለዚህ ሌሎችም በጣም እጅግ ብዙ የሆኑ የአንድ ሰው የጤና ወይም አንድ ሰው ንጽህና ወይም ማረጋገጫ ሆኖ ሊቀርቡ ይችላሉ ማለት ነው ለምሳሌ ይሄ ሰውነትህን በተደጋጋሚ ከመታጠብ ከጸጉር ስታይሎቻችን ጋር ከጥፍሮቻችን ጋር ከፊት እንትናችን ከምንጠቀማቸው ከእያንዳንዱ ቅባቶች ጋር ተያይዞ የራስህን ንጽህና መጠበቅ፣ ወይም የራስህን ጠረን መጠበቅ አለ አደለም ትክክለኛ የሆነ ለምሳሌ ከሰው ጋር በምንቀላቀልበት ጊዜ ሰው መሃል በምንገባበት ጊዜ ይሄንን አካባቢ ሳንረብሽ በአግባቡ ተጠቅመን በአግባቡ እንትን ብለን ለምሳሌ አሁን ቤተክርስቲያን አካባቢ ሰው በብዛት ሚሰበስብበት አካባቢ በምንገባበት ጊዜ የግል ንጽህናችንን አለመጠበቅ ይሄ አላደል ሌላ ጥረን ይዞ መግባት የሰውን ትኩረት መስረቅ የሰውን መረበሽ ነው ሚሆነው ማለት ነው ስለዚህ ያ ያ በሌላ እንተን ሊከሰት ስለሚችል ሌላ ነገር ሊያስከትል ስለሚችል በአግባቡ ጥንቃቄ ቢደረግበት እና በአግባቡ የግል ንጽህናችንን ብንጠብቅ የሚል እዚህ ጋ ሀሳብ አስተያየት ለመለገስ እፈልጋለሁ ምክንያቱም ምንድነው ሲባል ለምሳሌ አሁን ጥብቅ ብለን ተሰብስበን ባለንበት አሁን ለምሳሌ ያ ብቻ አደለም ሁላችንም በጣም እናስተውላለን ብዙ ጊዜ አካባቢው ሞቃታማ በሚሆንበት ጊዜ ሰውነቴ ማላብ ነገሮች አሉ ለምሳሌ አሁን በጣም ሞቆት ሲሆን ያው እንግዲህ እንደምናውቀው ሰውነታችን ይሄ የውስጥ ሰውነታችን ከውጪው አካባቢያዊ አየር ጋር የሰውነት የውስጥ ሙቀታችንን ለማስማማት ወይም ለማናበብ ሲል ምን ያርጋል ሰውነታችን ማላቤ ይጀምራል ማለት ነው ሰውነታችን ልክ ሲያለብ ምን ይሆናል ሰውነታችን የውጭ የቁዳችን ክፍል መቀዝቀዝ ይጀምራል ስለዚህ ሚቀዘቅዝበት ጊዜ ምንድነው ሚሆነው ከእንትኑ ጋር አለ አይደል ይሄ ከአካባቢው አየር ጋር ሙቀታችንን እናስማማዋለን ማለት ነው ያኔ ምናልበው ላብ ወይም ከሰውነታችን የሚወጡ አፈሳሽ ልብሳችን ላይ ነው የሚያርፉ ሰውነታችን ላይ ነው የሚያርፈው ይሄ ደግሞ በጥንቃቄ ካልተወገደ ታጥበን ካላጠፋነው እያደረ ሲሄድ ሌላ ጠረን ነው ሚፈጥረው ማለት ነው ያ ደሞ ሰው መሃል በምንገባበት ጊዜ በጣም ሚያስጠላና ጸያፊ የሆነ ነገር ነው ሚሆነው ስለዚህ ያን በአግባቡ ሊወገድ በአግባቡ ልንታጠብ የሰውነታችንን ጥንቃቄ ወይም ጠረን ብናስጠብቅ የሚል ሀሳብ ነው ያለኝ ማለት ነው ስለዚህ እዚህ ጋ አሁን ይሄ ስለ ጥፍር በማውራበት ጊዜ ጥፍር እንግዲህ በእጅ ላይ ወይም በእግር ላይ ሊያድግ ይችላል እህቶቻችን ወይም ሴት ሴቶች ምንድነው የሚያርጉት ይሄን ነገር የተለያየ ቀለም በመቀባት ወይም ተጨማሪ ነገሮችን ባዕድ ነገሮችን በመጨመር እንደ ማስዋቢያ ወይም እንደ ውበት ነገር እንደ መዋቢያ ይጠቀሙታል ስለዚህ ወንዱ ነገር ግን ወንዶች ጋር ስንመጣ ወንዶች ያስወጉታል ማለት ነው ስለዚህ ክህንን ተቆርጦ ሚጣል ሚሆነው ጠፈር ማለት ነው ስለዚህ ምንም እዚህ ሚሰራው ስራ የለም እንደ ወበተም አንጠቀመውም እኛ ወንዶች ስለዚህ እኛ ጋር የሚወገድ ነው ምንም እንትን የለውም እኔ በግሌ ጥፍሬን እቆርጣለሁ አስወግዳለሁ ማለት ነው ስለዚህ በእንደዚህ ነው እስካሁን ድረስ ያሉት በቀጣይ ድምጽ እጅ እስክንገናኝ መልካም ቆይታ

ሰላም ሰላም እንዲት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሁላችንም በየላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በሌላ በአዲሴ ድምጽ ቅጂ እንደገና ተመልሼ መጥቻለሁ በዚህኛውም የድምጽ ቅጂ በአንድ ቀለል ባለ ርዕሰ ጉዳይ ላይ የአራት ደቂቃ ከምናምን የሆነ የድምጽ ቅጂ አደርጋለሁ ማለት ነው። ስለዚህ ሁላችሁም ከእኔ ጋር በጣም እንድትከታተሉ እና እንድታዳምጡኝ መጀመሪያ ላሳስብ እፈልጋለሁ። ከዛ በለፈ ይህንን ርዕሰ ጉዳይ ተመርኩዤ በምቀዳ ወይም በማድረገው የድምጽ ቅጂ ላይ ምናልባት የሚነሱ ግራ መጋባቶች መወዛገቦች ምናምን ይኖሩ እንደሆነ። የመጀመሪያ ተጠያቂው ወይም ሀላፊነቱን የምወስደው እኔ ነኝ ማለት ነው። ምክንያቱም ለምንድነው ሲባል እንትኖቹን ጥያቄው ሀሳቡን የሰጠሁትኝ እኔ ስለሆንኩት። ወይም የሀሳቡ የድምጹ ቅንጂ ባለቤት እኔው ስለሆንኩት እና ያንን የድምጽ ቅጂ በማድረግበት ጊዜ ደግሞ። ያንን ሀሳብ ያገኘሁት ከራሴ ወይም ከህይወት ተሞክሮ እንጂ የሆነ ሰው መጽሐፍ አገላብጪ። ወይ ደግሞ የሆነ ሰው ሲናገር ስምቼ ምናምን የሆነ ሰው የመጣ ቅጂ ምናምን አይደለም። ቀጥታ ከራሴ ከህይወት ተሞክሮ ካካበትኩት እውቀት ከልምምዶቼ ነው የማወራው ማለት ነው። ስለዚህ የኛውን ነገር በዚህኛው የድምጽ ቅጅ ብቻ ሳይሆን በእያንዳንዷ በማደርገው የድምጽ ቅጅ ማዕከል። ለመናገር እገደዳለሁ ማለት ነው ምክንያቱም። እናንተ ይሄንን ነገር በምታጣሩበት ጊዜ ለእናንተም ሌላ ውዝግብ እንዳይፈጥርና ግልጽ የሆነ ነገር ወይም ፍትህ የሆነ ነገር ለማድረግ ስላሰብኩት ማለት ነው። ስለዚህ ወደ እዚህኛው ሀሳብ ስመጣ የምትወደው እንስሳ ምንድነው? የሚል ጥያቄ ነው የቀረበልኝ። እና በርግጥ ይሄኛው ጥያቄ ወይም አይ ጥያቄ አይደለም እና ከዚህ በፊት የሚቀርቡ ጥያቄዎች ለምሳሌ አሁን ስፖርት ትሰራለህ? ምግብ ትበላለህ ቁርስ ምንድነው ምናምን ነገር ናቸው ጥያቄዎቹ በጣም ቀላል ከመሆናቸው የተነሳ አይደለም። የአራት ደቂቃ አራት ሰከንድ ራሱን ለመውራት በጣም ብዙ ሀሳቦችን እያነዛዛን ሀሳቦች የተለጠጡብን ምናምን በስቃይ ነው አራት አራት ደቂቃ የምናወራው ማለት ነው። ስለዚህ ያው በዚህኛው የድምጽ ቅጂ ላይ እንደተቻለኝ መጠና አድርጌ የአራት ደቂቃ የድምጽ ቅጂ ለማድረግ እሞክራለሁ። ስለዚህ በዛ ላይ ተመርኩዤ ነው ማለት ነው ይሄንን ነገር የማደርገው። ስለዚህ ወደ ዋናው ሀሳቤ ስገባ የምትወደው የቤት እንስሳ ወይም የምትወደው እንስሳ ምንድነው? ነው የሚለው ማለት ነው። ነገር ግን እዚህ ጋር የማወራው ስለ ቤት እንስሳ ይሁን ስለ ዱር እንስሳ ምንም በግልጽ የተቀመጠ ነገር አለመኖሩን ሌላ ውዝግብ ይፈጥራል። ነገር ግን እኔን ስለ ቤት እንስሳ ብቻ ነው ላውራ ምክንያቱም የዱር እንስሳ ተወዶ ምንም ሌላ የሚደረግ የሚመጣ ነገር የለም። ያው እንወዳለን ብለን ከመናገር ውጪ ምንም ማድረግ የምንችለው ነገር የለም ማለት ነው። ወደ ዋናው ሀሳብ የምንመጣበት ወደ ዝርዝር ሀሳቡ በምገባበት ጊዜ መጀመሪያ የቤት እንስሳት ምንድን ናቸው ወይም ስለ ቤት እንስሳት የምናወራ ከሆነ ምንድን ናችሁ የሚለው መጀመሪያ ግልጽ ማድረግ አለብን ብዬ አስባለሁ። ስለዚህ ያንን ነገር ግልጽ ለማድረግ ያህል ለምሳሌ አሁን የቤት እንስሳት መካከል አሁን በባህሪያችን አለ አይደለ በሀገራችንም ባህል። አላምዶ የማኖር እንትኑ ልምዱ አለን እንትኑ ዝንባሌው አለን ማለት ነው። ከመጀመሪያ አንስቶ የመጀመሪያ ከጥንት ራሱ ከጅምሩ አካባቢ ይሄ እንደዚህ ቤት ቤት አካባቢ እንትን የማይሉ እንስሳት አሉ በተፈጥሮ ማለት ነው። ተለማምዶ ከሰው ጋር አብሮ መኖርን የተለማመዱ በተፈጥሮ የተለማመዱ ማለት ነው። ለምሳሌ አሁን የቤት እንስሳት ውስጥ እንደ ድመት ፍየል በግ ውሻ ምናምን ከብት ግመል ፈረስ አህያ በቅሎ ምናምን እነዚህ እንዳለ የቤት እንስሳት ናቸው። በቤት እንስሳት ውስጥ በጣም ለምሳሌ አሁን ትልቅ ትልቅ ትልቅ የሆነ ሚና አላቸው ለምሳሌ አሁን ስለ ፈረስ ብናወራ ፈረስ በጣም ትልቅ የሆነ ሚና አለው። ከባባድ ነገሮችን ከመሸከም አንፃር የጉልበት ስራዎችን በጣም ትልቅ የሆነ እቃ ተሸክሞ ርዝም ርቀት ከመሄድ ምናምን አንፃር ፈረስ ትልቅ ሚና አለው። በሬ ደግሞ ለምሳሌ ስለ በሬ ብናወራ በሬ የማርስ አቅሙ አለው ለምሳሌ ባህላዊ በሆነ መንገድ ጥንት አባቶቻችን መኪናዎችን ከመጠቀም ምናምን በፊት በበሬ ነበር ማሳ የሚታረሰው መሬት የሚቆፈረው በበሬ ስለነበረ በሬ የቤት እንስሳን በጣም ትልቅ ሚና ይጫወታል ማለት ነው። ከዛ ባለፈ ደግሞ ለምሳሌ ግመል አሁን ስለ ግመል ብናወራ ግመል በጣም አስገራሚ የሆነ እንትን ባህሪ አለው እንስሳ ነው። ምን አይነት ባህሪ ብትሉኝ? በጣም ርዥም የሆነ ርቀት በረሃዎችን ምናምን የማቋረጥ ያለምንም ያለ ምግብ ያለ ውሃ በጣም ርዥም ቀን የመቆየት እንትን ካላችሁ ባህሪ ካላችሁ የቤት እንስሳት መካከል በጣም ቅድሚያ ተጠቃሹ ግመል ነው ብዬ ነው የማስበው ስለዚህ። ለምሳሌ ውሻ ደሞ አሁን ስለውሻ ብናወራ ይሄ የጊቢውን ደህንነት በመጠበቅ የጊቢውን በር በመጠበቅ አደጋ ሲፈጠር በመጮህ እርዳታ በመጠየቅ ምናምን የቤት እንስሳ ውስጥ ውሻ በጣም ትልቅ ሚና ያጫወታል። ድመት ስለድመት ብናወራ ደግሞ ቤት ውስጥ በጣም ትንሽ ይሄን ነገር ውስጥ ለመሰለኝ አይጥ ምናምን የሚያስቸግርበት ቤት ውስጥ ውሻ ምንም አይሰራም ነገር ግን ድመት በጣም ትልቅ ሚና ትጫወታለች። ስለዚህ እያንዳንዱ የቤት እንስሳ የራሱ የሆነ ጉልህ ጉልህ ሚና አላቸው። እና ዝም ብሎ እንዲሁ ከጫካ የመጣ እንስሳ የለም። ነገር ግን አሁን አሁን ምንድነው የተስተዋለው? ፈረንጆቹ ምንድነው ያደረጉ ያሉት ይሄ። እንትኖችን በጣም አደገኛ የሆኑ እንስሳት ለምሳሌ እባብ ዘንዶ ምናምን ከራሳቸው ጋር በማላመድ ባህሪያቸውን በመለወጥ ከራሳቸው ጋር ብሎ የማኖር እንትኖችም አሉ። ለምሳሌ አንበሳዎችን ራሱ ከልጅነታቸው ጀምሮ በማሳደግ ባህሪያቸውን ከእነሱ ጋር ያላምዷቸዋል። ስለዚህ እኔ በግሌ አሁን ቤት ውስጥ ያሉት እንስሳት በሙሉ ጥቅም አላቸው ቤት ስለማስብ ሁሉም ይመቹኛል ማለት ነው። የቤት እንስሳት ማለት ነው ስለዚህ የሆነ ሀሳቤ ጨርሻለሁ። አመሰግናለሁ

ሰላም ሰላም እንደምን ቆያችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በሌላ አዲስ የድምጽ ግጂ ተመልሼ መጥቻለሁ። በዚህኛውም የድምጽ ቂጂ አንድን ርዕሰ ጉዳይ አንስተን ለጥቂት ደቂቃዎች የምንከፋፈለው የመአድ አዲስ ሀሳቦችን እያነሳን ከራሴ ከግል መልከታ አንፃር የተረዳኋቸውን ነገሮችን እሳቤዎችን የግል ምልከታዎችን አስቀምጣለሁ ማለት ነው። ስለዚህ ከዚህ በፊት በነበረኝ ከትላንትና ማታ ጀምሮ ጥሩ የሆነ የድምጽ ግንጆችን ማድረግ እየቻልኩት መሆኔ ትንሽ ለራሴ የምበረታታበት ወይም ደስ የምሰኝበት ነገር ጥሩ ግኝት እንደሆነ ለራሴ ተረድቻለሁ ማለት ነው። ስለዚህ ዛሬ ብቻ የአንድ ሰዓት ከምናምን ድምጽ ግንጅ ማድረግ ችያለሁ። ይሄ ደግሞ ለኔ በጣም ትልቅ ትልቅ እንትን ነው በእውነት የመጀመሪያ አካባቢ አንድ ሰዓት ካልነበረ የነበረኝ አሁን ግን ወደ ሶስት ሰዓት ካህያ ምናምን አለኝ። በቃ ወደ አራት ሰዓት የተጠጋሁት መሆኑን በጣም ትልቅ ለኔ መነቃቃት ወይም ትልቅ ለኔ እንትን እንደ ትልቅ ስኬት ወስጃለሁ ማለት ነው። ስለዚህ ከዛ ባለፈ ወደዚህኛው ሀሳብ ወደ ዋናው ሀሳብ በምመጣበት ጊዜ አንዳንድ እንትኖችን፣ ቅድመ ሁኔታዎችን ወይም ግንዛቤ ማስጨበጫ ነገሮችን ጥዬ ማለፍ እፈልጋለሁ። ምንድን ናቸው? ለምሳሌ አሁን ስለ ደብዳቤ ስናወራ ወይም ደብዳቤ መጽሐፍ ትወዳለህ የሚል ጥያቄ ነው የተቀመጠልኝ። ጥያቄው በርግጥ የሆነ ክፍት ነው ሀሳቡ በጣም ብዙ ሀሳብ ሊሰጥበት ይችላል በጣም ሊወራበት ይችላል። በጣም ብዙ ነገር ጊዜ ከፈቀደ በጣም ሰፊ ሀሳቦችን፣ ሀሳቦችን ማስቀመጥ እንችላለን። ምክንያቱም ምንድነው ሲባል ሊወራበት የሚችል ነው፣ ክፍት ነው። በጣም ብዙ ሀሳቦች ሊሰጡበት በጣም የብዙ ሰው መልከታው ሊቀመጡበት ይችላሉ። እና በተመሳሳይ ሀሳብ ላይ የተለያዩ ሰዎች ተመሳሳይ ሀሳብ የላቸውም። በተመሳሳይ ርዕሰ ጉዳይ ላይ የተለያዩ ሰዎች የራሳቸው የሆነ የግል መልከታ አላቸው። ጭንቅላታቸው በመራው መልክ የተለያየ የሆነ ምልከታ የተለያየ የሆነ ግንዛቤ አላቸው ማለት ነው። ስለዚህ በዚህኛው የውስጥ ጉዳይ ላይ የሆነ ሰው የሆነ ቦታ ምን እንደሚናገር አላውቅም። እኔ ደግሞ በዚህ በዚህ ሰዓት ላይ ይህንን ርዕሰ ጉዳይ ተመርኩዜ የራሴን የግል ምልከታ፣ የራሴን የግል የድምጽ ቅጂን ለማስቀመጥ እሞክራለሁ። ስለዚህ ምንድነው ጥያቂው የሚለው? ደብዳቤ መጽሐፍ ትወዳለህ? ነው የሚለኝ ማለት ነው። እና አንድ የደረሳሁት ነገር አለ። ምንድነው እሱ? ምን ምናልባት ይሄ ነገር በሚደመጥበት ጊዜ ወይም በምታደምጡት ጊዜ ጥያቄዎች ቢፈጠሩ ወይም ግራ መጋባቶች፣ ውዝግቦች ውስጥ ቢፈጠሩ የነዛ ውዝግቦች ውስጥ ቀጥተኛ ተደራሹ ወይም ጥያቄዎቹ ተደራሽ የምሆነው እኔ ነኝ፣ ሀላፊነቱን የምወስደው እኔ ነኝ። ምክንያቱም ሳወራ ሌላ ምንም ያነበብኩት ተጨማሪ መጽሐፍ ምናምን የለም፣ ወይም ከሰው የሰማሁትም ምናምን ነገር አይደለም ቀድቼ እዚህ ጋር የማወራው። ስለዚህ ቀጥታ ጥያቄዎቹ ለኔ ነው የሚመጡት ማለት ነው። ስለዚህ ደብዳቤ መጻፍ ትወዳለህ? ወደሚለው ዋናው ሀሳብ ወይም ወደ ዋናው ጥያቄ በምመጣበት ጊዜ ደብዳቤዎች በተለያየ ምክንያት ይጻፋሉ። በድሮ ጊዜ አባቶቻችን መልእክትን የሚያስተላልፉበት የመልእክት መተላለፊያ መንገድ ነበር ደብዳቤ መጻፍ ማለት ነው። እና አሁን አሁን ነው በጣም ዘመን፣ አለም እየዘመነች አለም እያደገች በምትመጣበት ጊዜ ነገሮች በወረቀት ከመጻጻፍ፣ ወይም ይሄ አለ አይደል? ከእጅ ንክኪ በጣም ነፃ እየሆኑ ያሉት፣ እና በድሮ ጊዜ ግን በወረቀት ላይ ነበር በጣም ረዣዥም ጽሁፎች፣ ለምሳሌ ከሀገር ሀገር ሁላ ይላላኩ ነበር ታሪክ በሚናገር በታሪክ በምንመረምርበት ጊዜ ማለት ነው። ስለዚህ በጣም በእንደዚህ አይነት ነገር ነበር ይሄ ግንነቶች የሚደረጉት። ለምሳሌ አሁን ለምሳሌ አሁን በሁለት ሀገር ውስጥ የሚኖሩ ቤተሰቦች ወይም ዘመዳሞች አሉ ማለት ነው እና በአንደኛው ቤተሰብ ውስጥ የሆነ ነገር ተፈጠረ፣ ለምሳሌ የሰርግ ፕሮግራም ተዘጋጀ። ስለዚህ ይሄ ሰውዬ አሁን ደውሎ ዘመዱን እንዳይጠራ ስልክ የለውም። ያኔ ቴክኖሎጂ በጣም ስላልተስፋፋ ምንድነው የሚያደርገው? ይጽፍና የሆነ ሰው ላይ ይልካል ማለት ነው። ስለዚህ ይሄ የተጻፈው ደብዳቤ ሄዶ ዘመዱ ጋር ወይም ይሄ የተደራሹ ሰውዬ ጋር በሚደርስበት ጊዜ ነገሩን ይረዳዋል። ስለዚህ በዛ በዛ መልክ ነበር መጀመሪያ ነገሮች መልእክት ይተላለፍ የነበረው ማለት ነው። ሰዎች ደስታቸውን፣ ሀዘናቸውን፣ በአጠቃላይ ሙሉ ስሜታቸውን፣ ንዴታቸውን ሳይቀር በጽሁፍ ነበር የሚገጡት ማለት ነው። ከራሳቸው በጣም በረዥም ርቀት ላለ ሰው በዛ መልኩ ነው ሀሳባቸውን መልእክቶቻቸውን ሲለዋወጡ የነበሩት። ስለዚህ በአሁን ጊዜ ግን ያ ነገር በጣም በአጠቃላይ ማለት በሚቻል ደረጃ ቀርቷል። አሁን ይሄ ነገር እየሰራ አይደለም በአጠቃላይ ማለት ነው። እና በዚህ ሰዓት በወረቀት መጽሐፍ የሚባል ነገር የለም። እንትን ነው፣ ማህበራዊ ሚዲያ ሁሉንም ነገር አሸንፏል። ሁሉም ነገር በማህበራዊ ሚዲያ ላይ የሚያልቅ ሆኗል ማለት ነው። ስለዚህ ማህበራዊ ሚዲያ ነው ሁሉም ስራ የተሰራበት ያለው። ስለዚህ መልእክት መላላኪያ ማህበራዊ ሚዲያ ነው። በቃ የትም ርቅ፣ ሩቅ ይሁን ለምሳሌ ከአለም ጥግ ጥግ ድረስ ራሱ ቢሆን ምንድነው ማህበራዊ ሚዲያ ትልቁን ሚና ይጫወተዋል። ለምሳሌ ብዙ መተግበሪያዎች አሉ። ብዙ ኢንተርኔት፣ ኢንተርኔት ላይ በጣም እጅግ በርካታ ነገሮች አሉ ስለዚህ እነዛን በመጠቀም በጣም እጅግ በርካታ የሆኑ እንትኖች አሉ ማለት ነው። ስለዚህ ከዛ ጋር ተያይዘን እንትን ማለት እንችላለን። ስለዚህ ይህንን ነው ማለት ነው በዚህ የርዕስ ጉዳይ ላይ ማነሳውና ከዛ ጋር ያዩዜን እንድታውቁልኝ የምፈልገው ነገር እኔ የዚኛው ክፍለ ዘመን ወጣት እንደመሆኔ መጠን ሌላ ምጽፈው ጽሁፍ የለኝም። ማህበራዊ ሚዲያ እጠቀማለው ማለት ነው። መተግበሪያዎችን በመጠቀም ድምዳቤ አስተላልፋለሁ ስለዚህ ይሄ ነው። ጨርሻለሁ፣ አመሰግናለሁ፤ በቀጣይ ድምጽ ቅጁ እስክንገናኝ ድረስ መልካም ቆይታን። ሰላም ሆኖልኝ ጨርሻለሁ። አመሰግናለሁ። ባይ።

ሰላም ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ ይሳቅ ደመቀ እባላለሁ እንግዲህ በአዲስ ርዕሰ ጉዳይ በአዲስ አዲስ የድምጽ ቅጂ ለማድረግ ተመልሼ መጥቻለሁ ማለት ነው። ስለዚህ ከዚህ በኋላ በሚኖሩኝ አራት ከድ አራት ደቂቃዎች ውስጥ ጥቂት የሆነ በዚህኛው ርዕሰ ጉዳይ ወይም በተቀመጠልኝ ርዕሰ ጉዳይ ላይ ራሴን የግል መልከታ አጠር አድርጌ ለማስቀመጥ እሞክራለሁ። እና ጥያቄውን በምመለከትበት ጊዜ ጥያቄው አዎ ወይም አይ ነው ሚሆነው ማለት ነው። መልሱን ከዛ በፊት ግን አንድ ነገር ልናገር። ይሄ ከትላንት ማታ ጀምሮ በጣም ጥሩ የሆነ እድገት የሰዓት ጭማሪዎችንም እያስተዋልኩ ነው ያለሁት በጣም በሚገርም ሁኔታ ማለት ነው። እና ከአንድ ሰዓት ከሃያ ምናምን ደቂቃ ወደ ሶስት ሰዓት ከአርባ ደቂቃ ለመድረስ ችያለሁ። ይህ ማለት ደግሞ በጣም ጥሩ የሆነ እድገት ነው ማለት ነው። ስለዚህ ዛሬ ብቻ ሁለት ሰዓት ከምናምን ከሰራሁት ነጌ ሁለት ሰዓት ብሰራበት ዛሬ አራ ዛሬ አራት ሰዓት ብሰራ ነጌ ሁለት ሰዓት ብሰራ ስድስት ሰዓት ከዛ ሗላ እያለ እያለ ነጌ በጣም ብዙ ሰዓት ብሰራበት ማለት ነው። ስለዚህ ጥሩ የሆነ እድገቶችን እያስተዋልኩት ነው ያለሁት ማለት ነው። ስለዚህ ይሄ ደግሞ እኔን የሚያበረታታ በጣም እምበረታታበት ጥሩ ነገር ሆኖ አግኝቼዋለሁ ማለት ነው። ስለዚህ ወደዚህኛው ሀሳብ በምመጣበት ጊዜ ምንድነው? ይሄኛውን ሀሳብ ተመርኩዤ ከማውራቴ በፊት አንዳንድ ቅድመ ሁኔታዎቹን ወይም መስፈርቶችን ላስቀምጥ እና ከዛ ቀጥዬ የራሴን የግል ምልከታ እናገራለሁ ማለት ነው። ምንድነው ይህንን ሀሳብ በማወራበት ጊዜ ምናልባት ለምታደምጡቱ ለእናንተ የሆነ ጥያቄ ከፈጠረ የሆነ መወዛገብ ምናምን ከፈጠረ ለሚነሳ መወዛገብ ወይም ለሚፈጠረው ጥያቄ ተጠያቂም ወይም የዛ የጥያቄዎቹን ሀላፊነት እምወስደው እኔ ነኝ ማለት ነው። ለምን? ብትሉኝ ምክንያቱም ይሄንን ሀሳብ በማወራበት ጊዜ ሌላ ምንም ያነበብኩት መጽሐፍ ወይም ደግሞ የሰማሁት ንግግር ምናምን ስለሌለ ከሰው ንግግር ቀድቼ ምናምን ሳይሆን እማወራቹ ቀጥታ ከህይወት ተሞክሮዬ የራሴን የህይወት ልምምዴን ነው ማካፍላችሁ ማለት ነው። ስለዚህ ለጥያቄዎቹ ወይም ለሚ ለሚነሱት መወዛግቦች ምናምን ቀጥታ ተጠያቂውን ተደራሽም ምሆነው እራሴው እኔ ነኝ ማለት ነው። ስለዚህ ያ ነገር ግንዛቤ ውስጥ እንዲገባልኝ እፈልጋለሁ። ወደዚህኛው ወደ ዋናው ሀሳብ በምመጣበት ጊዜ ሀሳቡ በርግጥ ግልጽ እና በጣም ብዙ ሀሳብ ሊሰጥበት ብዙ ነገር ሊወራበት የሚችል ሀሳብ መሆኑ በጣም ደስ የሚያሰኝ ነገር ነው ማለት ነው። ከዛ ባለፈ ምንም አይነት ሰዋሰዋዊ የሆነ ግድፈትም የቃል ግድፈትም የለበትም ግልጽ ነው። በጣም ብዙ ሀሳብ ሊሰጥበት ብዙ ነገር ሊወራበት ይችላል። ስለዚህ ያንን ነገር ተመርኩዤ ደግሞ የራሴን የግል ምልከታ አስቀምጣለሁ ማለት ነው። ስለዚህ ወደ ሀሳቡ ልግባ ጥያቄው ምንድነው ሚለኝ? ታሪክ መናገር ትወዳለህ ነው ሚለኝ ማለት ነው። ስለዚህ ታሪክ መናገር ትወዳለህ በሚለው ጥያቄ ጥያቄው በእርግጥ እንደተመለከታችሁትም እንደሰማችሁት ነው። አዎ ወይም አይ ነው መልስ ሚሆነው ነገር ግን ይሄንን ጥያቄ ተመርኩዤ አይደለም አራት ደቂቃ አራት ሰከንድ ራሱ ማውራት አልችልም። ምንድነው? ማደርገው አሁን ሌላ ተጨማሪ ሀሳቦችን የግል ምልከታዎችን ምናምን እጨማምራለሁ ለምን ሲባል ሀሳቡ መስፋት ስላለበት የግድ ከአራት ደቂቃ ከምናምን ከአራት እና ከአምስት ደቂቃ ውስጥ ማውራት አለብኝ ስለዚህ። ለዛ ሌላ ተጨማሪ ሀሳቦችን የተ የተረዳኋቸውን ነገሮች የገቡኝን ነገሮች ዝም ብዬ ከመሃል ከመሃል እያነሳሁ አስገባለሁ ማለት ነው። ስለዚህ ታሪክ መናገር ትወዳለህ? ለሚለው ጥያቄ የግል ምልከታዬ ሀሳቤን ከማስቀመጤ በፊት መጀመሪያ ታሪክ ምንድነው ወይም ታሪክ ስናወራ ምን እያወራን ነው ስለ ታሪክ ስናወራ ስለ ምንድነው ምናወራው? ታሪክ ማውራቱስ አስፈላጊ ወይም መናገሩ አስፈላጊነቱ ምንድነው? የሚለውን ነገር ላዉራ እና ከዛ ደግሞ ወደ ግሌ ወደ ራሴ ሀሳብ እመጣለሁ። ታሪክ ማለት የተፈጸመ ያለፈ ያበቃለት ከብዙ አመታት ወይም ዘመናት በፊት ያለቀለት ያበቃ የተዘጋ ምዕራፍ ሊሆን ይችላል። ተጽፎ የተቀመጠ ተመዝግቦ የተቀመጠ እሚነበብ ዛሬ እሚነገር እውነታነት ያለው ማለት ነው። እውነትነት ያለው ያልተጨማመረበት ምንም አይነት ውሸት የሌለበት የሰው አስተሳሰብ የሌለበት ነገር ግን ትክክለኛ የሆነ የተፈጸመ ነገር ነው። ለምሳሌ በሀገራችን ታሪክ ውስጥ አንድ ታሪክ አለ። በሀገራችን ባህል ውስጥ ማለት ነው አድው አሁን የዛሬ መቶ ምናምን አመት በፊት አባቶቻችን የውጪ ነጭ ወራሪዎችን አሸንፈዋቸው በጣም ትልቅ የሆነ ገደል ተጋድለዋል። ስለዚህ ያ ታሪክ ተጽፎ ተቀምጧል ዛሬ እውነት ነው እንማረዋለን። በጣም እምን እንገረምበታለን በሀገራችን ባህል ማለት ነው ስለዚህ በጣም ብዙ ታሪኮች አሉ። በጣም ብዙ ብዙ ገድሎች አሉ ስለዚህ ስለ ታሪክ ስናወራ ተፈጽሞ ስላለፈ ወይም ስለተከናወነ ነገር ነው ምናወራው ማለት ነው። ያ ነገር ደግሞ በጣም ደስ የሚያሰኝ ጆሮን የሚስብ በጣም ደስ እሚል እና ሚያነሳሳ ሀገራችንን እንድንወድ ባህላችንን ይበልጥ እንድንወደው ለሀገራችን ያለን እሳቤ እንዲቀየር ለሀገራችን ያለን አመለካከት እንዲቀየር ትልቅ የሆነ ሚና ያጫወታል ብዬም ደግሞ አስባለሁ። ምክንያቱም ሲባል የኛው የሆነ ነገር ስለሆነ ስለኛ ስለሚያወራ ስለኛው ባህል ስለኛው ቱርፊት ስለኛው ቅርሶች ስለሚያወራ በጣም ብዙ የሆነ ማነሳሳት በጣም ብዙ የሆነ ማነቃቃት ሊኖርበት ይችላል ብዬ አስባለሁ። ስለዚህ ከዛ በመነሳት ነው። ታሪክ መናገር ትወዳለህ ወይም ታሪክ መንገር ትወዳለህ ለሚለው ጥያቄ መልሴ ባጭሩ አዎ እወዳለው ወይም እናገራለሁ የሚለው ነው ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ እንድታስቀምጡልኝ እፈልጋለሁ። በቀጣዩ በሌላ የድምጽ ቅጂ እስክንገናኝ ድረስ ሰላም ቆዩልኝ። እንግዲህ በሚቀጥለው እስክንገናኝ ድረስ ባይ ባይ

ሰላም ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይስሐቅ ደመቀ እባላለሁ። የጅማ ዩኒቨርሲቲ የሁለተኛ አመት የኬሚካል ተማሪ ነኝ ማለት ነው። ስለዚህ በዚህ ሰዓት የሁለተኛ አመት ትምህርቴን እየተከታተልኩ ከስድስት ወር ቆይታ በኋላ እንደገና የሁለተኛ ሲሚስተር ወይም የሁለተኛ አመት የሁለተኛ መንፈቀ አመት ትምህርቴን በመከታተል ላይ እገኛለሁ ማለት ነው። ስለዚህ በዚህ ሰዓት ላይ ይህንን ስራ አብሬያችሁ ልሰራ በመቻሌ ወይም በዚህ ስራ ላይ ልሳተፍ በምሳሌ የተሰማኝ ደስታ ልክ የለውም። በጣም ትልቅ ደስታ ተሰምቶኛል። ስለዚህ መጀመሪያ ለዚህ ደግሞ ይህንን የስራ እድል ስላመቻቻችሁልን እጅግ አድርጌ ጋር ላመሰግን እፈልጋለሁ ማለት ነው። ከዛ ባለፈ ወደ ዋናው ሀሳብ ወደዚህኛው ሀሳብ በምንመጣበት ጊዜ ስለ ምንድነው የምናወራው ስለ ቤትህን ማስዋብ ወይም ቤትህን ስለማስዋብ ነው የምናወራው ማለት ነው። ከዛ በለፈ ሀሳቡ እንግዲህ በጣም እንትን ነው ብዙ ሀሳብ ሊሰጥበት የሚችል በጣም ብዙ ነገር ሊወራበት የሚችል ሀሳብ ነው ማለት ነው። ስለዚህ ያንን ሀሳብ ተመርኩዤ የራሴን የግል ምልከታ የግል አሰተሳሰብ የህይወት ተሞክሮዬን አካፍላለሁ። ስለዚህ የግል አስተሳሰቤን ስላችሁ የሚነሱ በየአንዳንዶቹ ጥያቄዎች ላይ ወይም በሚነሱ በየአንዳንዶቹ ግራ መጋባቶች ወይም ውዝግቦች ምናምን ተጠያቂው ራሴው ይስሐቅ ነኝ የምሆነው ማለት ነው። ምክንያቱም ለምን ሲባል ይህንን ሀሳብ በማወራበት ጊዜ ሌላ ያገላበጥኩት መጽሐፍ ሌላ ምንም እንትን ያልኩት ነገር ስለሌለ ራሴው ተጠያቂው እኔ ነኝ የምሆነው ማለት ነው። ስለዚህ ይህንን ነገር ከግንዛቤ ውስጥ እንድታስገቡልኝ እፈልጋለሁ። ቤት በተለያየ ነገር ይዋባል። በዚህ ሰዓት ሰው ቤትን ለማስዋብ የተለያዩ ነገሮችን እንትኖችን ተጨማሪ ነገሮችን ይጠቀማል። ለምሳሌ አሁን ያ እኚ ተጨማሪ ነገሮች ባይኖሩም ቤቱ በቂ ነው። ነገር ግን ተጨማሪ ነገሮች ቢገቡ ደግሞ ይበልጥ ቤቱን ያማረ የሚያምር ሳቢ ለማድረግ ሲባል ማለት ነው ተጨማሪ ነገሮችን ይጠቀማል። ለምሳሌ አሁን በጣም ብዙ የሆኑ መብራት በመብራት ያሸበረቁ ቤቶች አሉ እነዛ ቤቶች ያ መብራት ቢኖርባቸውም ባይኖርባቸውም ምንም ችግር የለውም። ነገር ግን መብራቱ በሚገባበት ግዜ የዛ ቤት ውበት በጣም እየጨመረ በጣም ከፍተኛ በሆነ መልኩ ሳቢ እየሆነ ይመጣል። ስለዚህ በጣም ተጨማሪ ነገሮችን ይጠቀማሉ ማለት ነው ስለዚህ በአጭሩ ቤቴን አላስውብም ምክንያቱም ለምን ሲባል በዚህ ሰዓት ቤት ይለኝም። የት ነው ያለኸው? ወይም የት ነው የምትኖረው? የሚል ጥያቄ ሊያስነሳ ይችላል እና በመንግስት ኢትዮጵያ ወይም ኢትዮጵያ የመንግስት ከፍተኛ ትምህርት ተቋም ውስጥ ነው ትምህርቴን እየተከታተልኩ ያለሁት። ስለዚህ ቤቴ ደግሞ የመንግስት ቤት ነው ስለዚህ ብቻዬን ሳይሆን የምኖረው ከጓደኞቼ ጋር አብረን ሰብሰብ ብለን የምንኖረው ማለት ነው። የራሴ ግል የሆነ ቤት የለኝም። ስለዚህ አብረን ስለምንኖር ስለዚህ ሌላ እንትን የለኝም ማለት ነው። ሌላ ማስውበውም ለማስዋብም ሌላ ምንም የማደርገውም የምጨምረው ነገር የለኝም። ይሄ ነገር ከግንዛቤ ውስጥ እንዲገባልኝ እፈልጋለሁ። መጨረሻ አካባቢ እንግዲህ በጣም ሀሳብ የተለጠጠብኝ እና በጣም አስልቺ የሆነ እንትን ውስጥ ነው ያለሁት። እንዴት አድርጌ ይሄንን ሀሳብ አራት ደቂቃ ምልቼ መጨረስ እንደምችል አላውቅም እና ብቻ ቤቴን አላስውብም ምክንያቱም የራሴ የሆነ ቤት የለኝም ማለት ነው። የራሴ የሆነ ቤት በሚኖረኝ ጊዜ ግን ወደፊት ማስዋብ ግዴታ ይሆንብኛል። የማስውበውም ግን ምናልባት ገንዘብ በጣም በቂ ገንዘብ ከበቂ በላይ የሆነ ገንዘብ ካለኝ ችግር የለውም። ነገር ግን ባስውበውም ባላስውበውም በጣም ብዙ አስፍብ በጣም የዛን ያህል በጣም አስፈላጊ አይደለም ምክንያቱም ዋና ዋና ነገሮች ከተሟሉ ለምሳሌ አስፈላጊ ናቸው ብዬ የማስባቸውን ነገሮች ካሟላው ማስዋቡ የዚህን ያህል አስፈላጊ አይደለም ብዬ ስለማስብ ማለት ነው። ነገር ግን ገንዘቡ ካለ ችግር የለውም ቢዋብ የሚያምር ነገርም ስለሆነ ለሚገባውም ሰው ጥሩ የሆነ እይታ ስለሚፈጠር ጥሩ የሆነ አሳቤ ስለሚፈጥር መንፈስን ስለሚያድስ ገንዘቡ ካለ ቢዋብ ቢሰራበት በጣም ደስ የሚል ነገር ነው እንደው ሳቢ ነው የሚሆነው ማለት ነው። ስለዚህ ያንን ነው ወደፊት ለወደፊት የማስበው እና ከዛ ባለፈ አሁን ባለፈው ህይወቴ ራሱ የምኖርበት ቤት የአባቴ ቤት ማለት ነው መሰረታዊ ነገሮች አሉት አስፈላጊ ናቸው ተብሎ የሚታሰቡ ነገሮች ባጠቃላይ አሉበት። ከዛ ባለፈ ግን ተጨማሪ የማስዋቢያ ነገሮችን አልተጠቀማቸውም አባቴ ምክንያቱም በጣም የዚህን ያህል አስፈላጊ ናቸው ብሎ ስለማያስብ አልተጠቀማቸውም። ዋና ዋና ነገሮች ናቸው ያሉት ማለት ነው። ስለዚህ ከዛ ባለፈ እኔም እንደዛ ነው የማስበው እንግዲህ ያው ሰው እንዳደገበት እንደ ሰፈሩ እንደ ባህሪው ነው የሚሆነው ማለት ነው። ስለዚህ ያ ነገር በጣም ትልቅ የሆነ ተጽዕኖ ጭንቅላቴ ላይ ስላሳደረ ከዛ ባለፈ ተጨማሪ የሆነ እንትን ባዕድ ነገር አለ። በእርግጥ ሁሉም ባዕድ ነገር ነው። ግን ተጨማሪ ነገር ለመጠቀም ሌላ ሀሳብ የለኝም። ስለዚህ ዋና ዋና ነገሮችን ብቻ ለማሟላት አስባለሁ ማለት ነው። ስለዚህ ቤትህን እንዴት ታስውባለህ? በሚለው ጥያቄ ላይ ያለኝ የግል ምልከታ ይሄን ይመስላል። እዚህ ጋር አንዳንድ ነገሮችን እንትን ማለት እፈልጋለሁ። እንግዲህ ከትላንት በኋላ ይሄኛው ወደ አራት መቶ አራተኛ ምናምን የድምጽ ቅጂ ነው እንግዲህ በጣም ጥሩ የሆነ ሂደት ላይ ነው ያለሁት። ሰዓቴም ከሶስት ሰዓት ወደ አራት እየተጠጋ ነው ያለው። ስለዚህ በዚህ ደግሞ የተሰማኝ ደስታ በጣም ትልቅ ነው ማለት ነው ስለዚህ ከዚህ በኋላ እንግዲህ በጣም ጥሩ የሆነ የድምጽ ቅጂ እንትኖች ሂደቶች ይኖሩኛል ብዬ አስባለሁ ስለዚህ በጣም ከእናንተም ጋር በዚህ ስራ ውስጥ መሳተፍ በመቻሌ የተሰማኝ ደስታ ልክ የለውም። አመሰግናለሁ በጣም። እና ይሄንን ይመስላል ጥያቄ ላይ በጥያቄው ላይ ያለው የራሴ የግል መልከታ የግል አመለካከት ይህንን ነው የሚመስለው እንግዲህ በቀጣይ በሌላ የድምጽ ቅጂ እስክንገናኝ ድረስ ሰላማችሁ ይብዛልኝ ሰላም ቆዩልኝ ማለት ነው። ስለዚህ በቀጣይ እስክንገናኝ ድረስ ሰላም ቆዩልኝ ጨርሻለሁ አመሰግናለሁ ደህና ሁኑ።

ሰላም እንዴት ናችሁ ሁላችሁም ብያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በሌላ ርዕሰ ጉዳይ ተመልሼ መጥቻለሁ ማለት ነው። ስለዚህ አሁን ያለሁበት ቦታ ላይ ያለው የኢንተርኔት ጥንካሬ በጣም ደካማ ስለሆነ ምናልባት የኛው የድምጽ ቅጂ ተቀባይነት ያግኝ አያግኝ ምንም መረጃ የለኝም ነገር ግን በተቻለኝ መጠን የዛን ያህል አስረዝሜ። ሳይቀበልልኝ ቀርቶ በጣም እንዳልጸጸት ምን አደርጋለሁ? የሶስት ደቂቃ ወይም ከሁለት እስከ ሶስት ደቂቃ የሚቆይ የድምጽ ቅጂን የማደርገው ማለት ነው። ስለዚህ ያንን አድርጌ ምናልባት ተከትሎ ከሚመጣው ጸጸት ራሴን እታደግበታለሁ ብዬ አስባለሁ። መልካም ይህንን ያህል ካወራሁት ሰላም እንዴት ናችሁ? ወደ ዋናው ሀሳብ ልግባ። ከዛ በፊት አንዳንድ ነገሮችን ላውራና ወደ ዋናው ሀሳብ እገባለሁ ማለት ነው። ሰላም ይስሐቅ እባላለሁ። ስለዚህ በዚህኛው እንትን ላይ በጣም የተዘበራረቀ የዋዘቀ እና ድብልቅልቅ ሆኖ ወጣ ንግግር ነው የሚነረኝ ምክንያቱም ያሉበት ቦታ ላይ ጥሩ የሆነ ኢንተርኔት ጥንካሬ ስለሌለ። እንግዲህ እንደ ሰው ሰራሽ ክህሎትም እንደ ሰው ሰራሽ አስተውሎት የሆነ ሰው ሰውን ያልጠበቀ ንግግር ነው የማደርገው ማለት ነው። ከዚህ በኋላ ምናልባት እንትን ልል እችላለሁ እዛ እዚህ ልል እችላለሁ ግራ ቀኝ ልረግጥ እችላለሁ ማለት ነው። ስለዚህ ጥያቄው ምንድነው? የሚለኝ ድንጋይ ስብስብ ታደርጋለህ ወይም ድንጋይ ትሰበስባለህ ነው የሚልህ ማለት ነው። እና ይሄኛውን ሀሳብ የማወራበት ጊዜ ወደ ኋላ ተመልሼ ድሮ የነበርኩበትን የልጅነቴን ጊዜ እንዳስታውስ እገደዳለሁ። ያም መቼ ነው ልጅ እያልን ምን እናደርግ ነበር ድንጋይ በመሰብሰብ እንሸጥ ነበር። እንሸጥ ነበር ማለት ለምሳሌ አሁን የአንድ ድንጋይ ክምር እና ደግሞ አለ አይደል ይሄ በጊዜው ገና ሰፈራ ማደግ ላይም ስለነበረ ያንን ድንጋይ ለመግዛት የሚፈልጉ ብዙ ሰዎች ነበሩ ማለት ነው። ስለዚህ ለእነዚያ ሰዎች ምን እናደርጋለን? ያንን ድንጋይ ያዘጋጀን እንሰጥላችኋለን እንደ ካብ እያደረግን ካብ ነው የሚባለው እና እንሸጥ ነበር ማለት ነው። ስለዚህ በዚህኛው ሀሳብ ላይ ያለኝ የድምጽ ቅጂ ይህንን ይመስላል። አሁን ደግሞ ምንም ያንን ነገር የምሰራበትን ብለህ መስራት አልገደድም ምክንያቱም በዚህ ሰዓት ሌላ ተጨማሪ ጊዜ ስለሌለኝ ማለት ነው። ይሄንን ነገር ለመስራት አልገደድም ለዛ እየሰራሁት አይደለም ትቼዋለሁ ማለት ነው። እና በዚህኛው ድረስ ጉዳይ ላይ ያለኝ ሀሳብ ይሄን ይመስላል። ጭርሻለሁ በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ቆዩልኝ አመሰግናለሁ